የይለፍ ቃል ቃሉ የይለፍ ቃል ነው የሚለው ማለት ነው የይለፍ ቃል ማለት ምንድነው? አሁን ለምሳሌ የሆነ ነገር። የሆነ የሆነ ነገር ለምሳሌ የባንክ አካውንት ሊሆን ይችላል ቁም ሳጥን ሊሆን ይችላል ወይ ደግሞ ሎከር ምናምን ሊሆን ይችላል ወይ ደግሞ ሌላ የሆነ እቃ የምናስቀምጥበት ሊሆን ይችላል። እሱን እሱን ሌላ ሰው ከእኛ በስተቀር ሌላ ሰው እንዳይከፍተው ከፈለግን። የምናደርገው የምንሰጠው የሆነ የምናደርገው አይነት ሚስጥራዊ ቁጥር ነው ማለት ነው። ይለፍቃል አሁን ለምሳሌ ከዛ ባለፈ ለምሳሌ ቅድም እንዳልኩት የባንክ አካውንታችን ላይ ምን አለ የይለፍ ቃል እናደርጋለን ማለት ነው። ለምሳሌ የኔ የባንክ አካውንት ላይ ሁለት የይለፍ ቃሎች አሉ ማለት ነው። ሁለት የይለፍ ቃሎች አሉ? ለምንድነው አንደኛው አንደኛው የሆነ እንትን ነው ማለቴ የሆነ ወይ ፌስ አውተንቲኬሽን ነው ወይ ደግሞ ፓስዋርድ ዝም ብሎ ፓስዋርድ ነው ወይ ደግሞ የሆነ በእጃችን እንደ አሻራ አይነት ነው ማለት ነው። አንደኛው የኔ ፓስዋርድ ማለት ነው ሁለተኛ ደግሞ ዝም ብሎ ቁጥር ሆኖ ግን ስትሮንግ ነው ብዬ ማለቴ ሀይለኛ ቁጥር ነው ብዬ የጻፍኩት ማለት ሰውን ሊያውቀው አይችልም ብዬ የማይገመት አይነት ቁጥር የሰጠሁት ነው ማለት ነው። ሌላ ደግሞ የይለፍ ቃል የት ነው የምንጠቀምበት? ስልካችን ላይ አሁን ስልካችን ላይ ሰው እንዳይከፍትብን ምናምን ከፈለግን የይለፍ ቃል እንጠቀማለን ማለት ነው። እንደውም አብዛኛው ጊዜ አሁን ሰዓት ላይ ማንም ሰው ስማርት ፎን ያለው። የይለፍ ቃል ሳይጠቀም የይለፍ ቃል ስልኩን ላይ ስልኩ ላይ ሳያደርግ ዝም አይልም ማለት ነው። እና ይሄንን ይሄንን ነገር በቃ ሌላ ሰው እንዳይከፍትለት ስልኩ ምናምን ይጠብ እንዳይከፍትለት ያደርገዋል ማለት ነው። ለምሳሌ አሁን እኔ ስልኬን ትቼው ብሄድ ጓደኞቼ ሊከፍቱት አይችሉም። ወይ ደግሞ ማንም ሰው ሊከፍተው አይችልም ማለት ነው። ግን እነዛ ሀከር ምናምን የሚባል አሉ አይደል? የሆነ ፓስዋርድ ምናምን። እንትን የሚሉ ሀክ የሚያረጉ አሉ አይደል? ሰዎች እነሱ ሊከፍቱት ይችላሉ ማለት ነው። ማለቴ ሞያ አላቸው መሰለኝ በዛ ሊከፍቱት ይችላሉ ግን አብዛኛው ጊዜ እስትሮንግ ነው ማለቴ ሀይለኛ ነው አይከፈትም ማለት ነው። ለምሳሌ አሁን የይልፍ ቃል ደግሞ በብዙ ቦታዎች ነው የምንጠቀምበት። ለምሳሌ አሁን ትላልቅ ድርጅቶች ላይ ምናምንም የይለፍ ቃል ይጠቀማሉ ማለት ነው። የሆነ ዳታቸው እንዳይሰረቅባቸው የሆነ ኢንፎርሜሽን ወይ ደግሞ የሆነ መረጃ ምናምን እንዳይሰረቅባቸው የይለፍ ቃል ያደርጋሉ ማለት ነው። ሌሎቹ ደግሞ አብዛኞች ሌላ አብዛኞቹ ደግሞ ምን ያደርጋል አሁን ብዙ ገንዘብ ሲኖረው ወይ ደግሞ ገንዘብ ሲኖረው ብዙም ባይሆን በቃ ይለያያል አይደል? አሁን ለምሳሌ ለኔ ብዙና ለሌላ ሰው ትንሽ ሊሆን ይችላል ወይ ደግሞ ለሌላ ሰው ትንሽ ለኔ አይደለም ለኔ ትንሽ ያልኩት ለሌላው ደግሞ ብዙ ሊሆን ይችላል ማለት ነው። እና በየመጠኑ በቃ ብዙም ይሁን ትንሽ ይሁን ሰው ገንዘቡን ለማስቀመጥ የሆነ እቃ ምናምን ሲኖረው ለምሳሌ እንደ ወርቅ አልማዝ ምናምን ሊሆን ይችላል በቃ ለሱ በጣም ዋጋ ያለው እቃ ከሆነ ለምሳሌ የሆነ የይለፍ ቃል አድርጎ ያስቀምጣል ማለት ነው። ማለቴ የሆነ ቦታ ላይ ያስቀምጠውና እቃው ከዛ ያ እቃ የይለፍ ቃል ያደርግበታል ማለት ነው። ግን የይለፍ ቃል የምናደርገው አሁን ኤሌክትሮኒክስ የሆኑ ስራዎች ላይ ነው። ለምሳሌ አሁን ለምሳሌ ቅድም እንዳልኩት ስልክ ስልክ ሌላ ደግሞ አሁን የሆነ ካዝና ነገር ሆኖ የይልፍ ቃል በይለፍ ቃል የሚከፈት የሚዘጋ አለ አይደል? እዛ ላይ እቃው አስቀምጦ የይለፍ ቃል ሊያደርግለት ይችላል ማለት ነው። እንደውም አንዳንዴ ዝም ብዬ ሳየው አንዳንዶቹ ለድመታቸው እንድትተኛበት በኤአይ የተሰራ ቪዲዮ ነው ወይስ እንደው እውነት ነው እርግጠኛ አይደለሁም። ግን ምንድነው ድመት የምትተኛበት ቦታ አለ ድመታቸው ማለት ነው። ከዛ ያቺ ድመት እጇን ወደዛ ማለት የእጅ በእጅ አሻራ ነው ወደ እንቅልፍ ማለት ወደ አልጋው የምትሄደው አልጋዋ ላይ የምትገባው ያቺ ድመት የእጅ አሻራ አሳይታ ነው ማለት ነው። ማለቴ የራሷ እጅ አሻራ እና በጣም ነው የገረመኝ አሁን አሁን የይለፍ ቃል እየተስፋፋ ነው። በሁሉም ቦታ በማለት በሚያስችል ደረጃ የይለፍ ቃል እየተስፋፋ ነው ማለት ነው። እና ይሄ ደግሞ እቃችን ገንዘባችን ምናምን እንዳይሰረቅብን ይጠብቃል ብዬ አስባለሁ። እንደውም አንዳንዴ እኮ አሁን እንደውም ሌላው ማለቴ አንድሮይድ ምናምን ከሆኑ ስልኮች ነው እንጂ የመሰረቅ እድላቸው ከፍተኛ የሆኑ የሆነው እንጂ እና አይፎን ምናምን እኮ ብዙ ጊዜ ሰው ሰው አይሰርቅም ማለቴ በጣም ከባድ ነው ማለት የሆነ የይለፍ ቃል አላቸው። ምናምን ያንን የይለፍ ቃል አሁን ቢሰረቅብኝ ራሱ ያ ሰው እንዳይጠቀምበት ስልኬን ያ ሰው ያ የሰረቀኝ ሰው ሌላ ሰው ወይም ከእኔ ውጪ እንዳይጠቀምበት ማድረግ እችላለሁ ማለት ነው። አይፎን ምናምን ከሆነ አብዛኛው ጊዜ እነ አንድሮይድ ምናምን ነው የሚሰረቁት። ሲሰረቁ ራሱ እኔ ስልኬ ሌላ ሰው እንዳይጠቀምበት ማድረግ አይችልም። ለምሳሌ አልችልም ለምሳሌ የኔ ስልክ አንድሮይድ ነው ቢሰረቅብኝ በቃ ሌላ ሰው ሊጠቀምበት ይችላል ማለት ነው። እና የይለፍ ቃል በጣም አስፈላጊ

መሄድ ቃሉ መሄድ ይላል ማለት ነው መሄድ ማለት ምንድነው? አሁን ለምሳሌ እቤት ቁጭ ብለን ከነበን ከዛ ስንወጣ ከዛ ቤት ምንድነው የሚባለው መሄድ ነው የሚባለው። በቃ መሄድ ማለት መጓዝ እንደማለት ነው ማለት ነው። እና አሁን አብዛኛው ጊዜ ምንድነው እንደ የሚያስቀኝ ነገር? የኢትዮጵያ እናቶች ምንድነው የሚሉት አብዛኛው ጊዜ ማለት ነው። ልጆች ምናምን ሲሮብሿቸው ምናምን ምንድነው የሚሉት እንደውም ሂጅ? ሂድልኝ ወይ ደግሞ ሴት ከሆነ ሴት ከሆነች ደግሞ ሄጅልኝ ምናምን ነው የሚሉት ማለት ነው። እና ይሄ መሄድ ማለት መጓዝ ማለት ነው ማለት ነው። መጓዝ በቃ ከቤት መውጣትም ሊሆን ይችላል ማለት ነው በቃ። አሁን የሆነ ሰው ከአጠገባችን ከነበረ ከአጠገቤ ራቅ እንደማለት ነው። በቃ ሂድ ማለት ከአጠገቤ ራቅ እንደማለት ነው ማለት ነው። ለምሳሌ አሁን አንዳንዴ በቃ መሄድ በጣም በብዙ ነገሮች ሰው የምንጠቀምበት መሄድ መሄድ ከሆነ እንትን ነው። ስሙ ነው ስም ማለቴ ግስ ምናምን አለ አይደል? አምስት የአማርኛ ክፍል የአማርኛ ቃላቶች ወደ አምስት ነው። እንትን የሚሆኑት የሚከፋፈሉት አንዱ ስም ሁለተኛው ግስ ሶስተኛው መስተዋደድ አራተኛው ተወሳክህ ግስት እና አምስተኛው ቅጽል ነው ማለት ነው። እና መሄድ ስንል ስሙ ነው ማለት ነው። እንትኑ ደግሞ ምን ይሆናል? እንትኑ ምንድነው? የሚለው ግሱ ግሱ ምንድነው የሚሆነው? መሄድ የመሄድ ግስ ሄደ ነው የሚሆነው ማለት ነው። ከዛ ደግሞ እንደዛ ነው ማለት ነው ቅጽል ምናምንም አለበት ሊኖርበት ይችላል ላይኖርበትም ይችላል። ቅጽል አብዛኛው ጊዜ የምንጠቀምበት ለምንድነው? አንድን ቃል የሆነ የሆነ ሰው ባህሪ ወይ ደግሞ ፀባይ ለመግለጽ ያክል ነው። ለምሳሌ እንደ መጥፎ መጥፎ ስንል አሁን የሆነ ሰው አንተ መጥፎ ነው ካልነው የዛ የዛ አንተ ያልነው ሰውዬ ወይ ደግሞ ሰው ባህሪው ነው የሚገፅልን ማለት ነው መጥፎ እንደሆነ ማለት ነው። አንተ እኮ ደግ ነህ ካልን ደግሞ ደግ የሚለው ቅጽል ነው። እና ምንድነው የሚገጽልን? የዛን ሰው ባህሪ ነው የሚገልጽልን ማለት ነው ቅጽ የምንለው። እና መሄድ ምንድነው ስም ነው። ሂድ ሄደ ከሆነ ደግሞ ወይ ደግሞ ሂድ ከሆነ ደግሞ ግስ ይሆናል ማለት ነው። እና የመሄድ ቅጽል የለውም። ማለቴ መሄድ የሚለው ነገር የአንድን ሰው እንትን አይገልጽም ባህሪ አይገልጽም ማለት ነው። መሄድ ወይ ደግሞ ሄድ ሌላ ደግሞ ሌላ ቅጽል የለውም ሌላ የሚባል ቅጽል ቃል አይወጣበትም ከመሄድ ላይ ማለት ነው። ተውሳከ ግስ የምንለው ደግሞ ቅድም ከአምስቱ የአማርኛ ክፍላተ ቃላት ተውሳከ ግስ ምንድነው? አሁን ግስን የሚገልጽ ማለት ነው። ቃሉ ራሱ ተውሳከ ግስ ነው የሚለው። ግስ ላይ የተጨመረ ነገር እንደማለት ነው ማለት ነው። በቃ ግስን የሚገጽ አሁን ለምሳሌ እሷ በፍጥነት መጣች ካልን መጣች ምንድነው? እንትን ነው ግስ ነው እሷ የሚለው። እንደ ስም ነው ማለቴ እንደ ስም ነው የሚያገለግለን እሷ የምንለውም ነገር ማለት ነው። እና እሷ በፍጥነት መጣች የምንለው አሁን በፍጥነት ምንድነው ተውሳከ ግስ ነው ማለት ነው። አሁን በፍጥነትህ ነን በፍጥነት ምንድነው? ተውሳከ ግስ እና ተውሳከ ግሶች ደግሞ ጥቅማቸው ግስን በደንብ አድርጎ ለመግለጽ ማለት ነው ወይ ደግሞ ግስ ላይ የተጨመሩ ነገሮች እንደማለት ነው ማለት ነው። ቅድም እንደገለጽኩት። እና አሁን በፍጥነት መጣች ስንል መጣች እኮ በቂ ነበር እሷ መጣች ግን እንዴት ነው የመጣችው? የሚለው ጥያቄ በፍጥነት በማለት ይመልስልናል ማለት ነው። በቃ። ግሱን በደንብ ነው የሚያብራራው ተወሳከ ግስ ማለት ነው። አሁን ተወሳከ ግስ ምን የሚል ጥያቄ ነው የሚመልስልን? እንዴት እንዴት በምን መልኩ የሚሉ የሚሉ ነገሮች ይመልስልናል ማለት ነው። አሁን ለምሳሌ ሁለተኛ ምሳሌ ልጥቀስ ምን አሁን ለምሳሌ እሱ በፍጥነት። ሄደ ካልን መሄድ ላይ ከዚህ ጋር ላያይዘው ፈልጌ ነው። እና ለምሳሌ አሁን እሱ በፍጥነት ሄደ ካል ምንድነው ሄደው የሚለው ግስ ነው። ከዛ በፍጥነት የሚለው ደግሞ ተውሳከ ግስ ነው ማለት ነው። ሄደ በየሚለውን ነገር በደንብ እንዲገልጠዋል ማለት ነው። ሌላ ደግሞ አሁን ለምሳሌ። መሄድ ስንል ስም ነው አይደል አሁን መሄድ በራሱ ስም ነው። አሁን ለምሳሌ እኔ መሄድ እፈልጋለሁ ካልን ግን መሄድ ምንድነው? በቃ ሌላ ነው የምሆነው እንደ ምንድነው የሚባለው መስተዋደድ ነው የሚሆነው ማለት ነው። መሄድ መስተዋደድ ይሆናል። በዚህ ሙሉ ሀሳብ ውስጥ አሁን እኔ መሄድ እፈልጋለሁ ከሆነ። ስሙ እዚህ ላይ እኔ ነው። መሄድ የሚለው ደግሞ መስተዋድድ ይሆናል ማለት ነው። እፈልጋለሁ የሚለው ደግሞ ግስ ይሆናል ማለት ነው። አንዳንድ ቃላቶች። ዝም ብለን ስናያቸው ስምም ሊሆን ይችላሉ መስዋደድም የሚሆኑበት እድል አለው ማለት ነው። እና መሄድ የሚለው አንደኛ ስም ነው። ሁለተኛ ደግሞ መስተዋደድም ሆኖ ይጠቅማል ማለት ነው። እና ምናምን የሚሉት አለው አይደል? እነሱም መስታወደድ ነው የሚባሉት። እና

ዲግሪ ቃሉ ዲግሪ ይላል ማለት ነው ዲግሪ ምንድነው? አሁን ተምረን ምናምን ዩኒቨርሲቲ ተምረን የሚሰጥ መጨረሻ ላይ የሚሰጥን ነገር ነው ዲግሪ የሚባለው ማለት ነው። ግን ይሄ በደንብ ለማብራራት ያህል ዲግሪ የምንለው ማለት ነው መጀመሪያ ምንድነው የምናደርገው አብዛኛው ተማሪ ኢትዮጵያ ውስጥ ድሮ ከአንደኛ ክፍል ነበር የሚጀመረው። በአሁን ሰዓት ላይ ግን መዋለ ህፃናት የሚባል እስከ ሶስት መዋለ ህፃናት አንድ መዋለ ህፃናት ሁለት መዋል ሶስት ተብሎ። ከሶስት አመት እስከ ስድስት አመት ወይ ደግሞ ከአራት አመት እስከ ስድስት ማለቴ ከሶስት ሶስት አመት መዋለ ህፃናት አንድ አራት አመት መዋለ ህፃናት ሁለት አምስት አመት መዋለ ህፃናት ሶስት ይሆናል ማለት ነው። አንደኛው ሁለተኛው ደግሞ አራት አመት መዋል ህፃነት አንድ አምስት አመት መዋል ህፃናት ሁለት ስድስት አመት ደግሞ መዋለ ህፃናት ሶስት ይሆናል ማለት ነው። በሁለቱም ይቻላል አብዛኛው ጊዜ ሰው የሚጠቀምበት ከአራት ነው የሚጀምረው አራት አመት ሲሆን ነው። ትምህርት የሚገባው ማለት ነው ኢትዮጵያ ውስጥ መዋለ ህፃናት አንድ ከዛም ይሄ ሶስቱን ሶስት አመት ከጨረሰ በኋላ አንድ ተማሪ። ሰባተኛ ሰባት አመቱ ሲሆን አንደኛ ክፍል ይሆናል ማለት አብዛኛው ጊዜ አንዳንዱ ግን ስድስት አመቱም የሚሆንበት ጊዜ አለ ለምሳሌ እኔ ስድስት አመት እያለሁ ነበር አንደኛ ክፍል የገባሁት ማለት ነው። ከዛ አንደኛ ክፍል ከሰባት አመት ይገባና እስከ ስምንተኛ ክፍል ይደርሳል ይሄ መሰናዶ ትምህርት ነው የሚባለው ማለት ነው። ኢትዮጵያ ውስጥ ከዛ ከአንድ እስከ ስምንት ከተማረ በኋላ ስምንተኛ ክፍል ክልላዊ ፈተና ይሰጣል። ክልላዊ ፈትና ስንል አሁን አሁን ፈትና ሌላ ጊዜ ሲሰጥ በቃ በትምህርት ቤት ደረጃ ነው የሚሰጠው። የዛኔ ግን በክልል ደረጃ ነው የሚሰጠው ማለት ነው። ለምሳሌ አሁን አንድ አንድ ሰው የተወለደው ትግራይ ክልል ላይ ከሆነ በትግራይ ደረጃ ነው ፈተና የሚወጣ ማለት ነው። ኦሮሚያ ክልል ከሆነ በኦሮሚያ ክልል ደረጃ ፈተናው ይወጣል ማለት ነው። ግን የኦሮሚያና የትግራይ ፈተና የኦሮሚያ ክልልና የትግራይ ክልል ፈተና አንድ አይደለም ማለት ነው። ስምንተኛ ክፍል የሚሰጠው ፈተና ከዛ ስምንተኛ ክፍል ይሄ ይሄ ፈተና ወስዶ ካለፈ ካለፈ በኋላ ዘጠነኛ ክፍል ይገባል ማለት ነው። ዘጠነኛ ክፍል ደግሞ ሁለተኛ ምንድነው የሚባለው ሰከንደሪ ስኩል ወይ ደግሞ ሃይስኩል የምንለው። በአማርኛ የለውም በቃ መሰለኝ። ከዛም ሃይስኩል ከዘጠኝ እስከ አስራ ሁለተኛ ክፍል ይማራል ማለት ነው። ያ ሰው ከዘጠኝ እስከ አስራ ሁለተኛ ክፍል ሃይስኩል ከተማረ በኋላ አስራ ሁለተኛ ክፍል ሲደርስ ማጠቃለያ ፈተና ሀገራዊ ነው የሚወስደው ማለት ነው። አሁን አንድ አስራ ሁለተኛ ክፍል ኦሮሞ ክልል ያለ ተማሪ የተማረ እና አንድ አስራ ሁለተኛ ትግራይ ክልል የሚማ የተማረው ተማሪ የሚወስዱት ፈተና አንድ አይነት ነው። ሀገራዊ ፈተና ነው የሚሰጠው ማለት ነው። እና የሀገራዊ ፈተና ካለፈ ደግሞ ወደ ዩኒቨርሲቲ ይገባል ማለት ነው። ዩኒቨርሲቲ ማለቴ በፈለክበት ማለቴ አሪፍ ውጤት ካመጣ ኢትዮጵያ ውስጥ ማለት ነው የፈለክበት ዩኒቨርሲቲ የመመደብ እድለህ ከፍተኛ ነው ማለት አሁን እኔ ቆንጆ ውጤት ካመጣሁ በቃ የፈለኩበት ዩኒቨርሲቲ የመማር እድል አለኝ ማለት ነው። ካልሆነ ግን ትንሽ ዝቅ ያለ ከሆነ ውጤትህ የሀገራዊ ፈተናው የአሥራ ሁለተኛው ሀገራዊ ፈተና ዝቅ ያለ ውጤት ከሆነ የፈለጉበት ነው የሚመድብ በቃ ራሳቸው የፈለጉበት ነው የሚመድበው ማለት ነው። እና ማስቀየርም አይቻልም። ከዛ በዛ መንገድ ዩኒቨርሲቲ ይገባል ማለት ነው ያ አስራ ሁለተኛ ካለፈ ከወደቀ ግን አስራ ሁለተኛ ክፍል መድገም አይቻልም ኢትዮጵያ ውስጥ ማለት ነው። እና ካለፈ ያ ተማሪ ወደ ዩኒቨርሲቲ ይገባል በተመደበበት ዩኒቨርሲቲ ይገባና ዩኒቨርሲቲ ይማራል ማለት ነው። በፈለገው አይነት ዲፓርትመንት የፈለገው አይነት ዲፓርትመንት ለምሳሌ ምን ምን አይነት ዲፓትመንቶች ይሰጣል ኢትዮጵያ ውስጥ ብዙ አይነት ዲፓትመንቶች ይሰጣሉ። ከነዛ መካከል ውስጥ ሜዲሲን አለ ወይ ደግሞ ህክምና የምንለው። ሶፍትዌር ኢንጂነሪንግ አለ። እንደውም አብዛኛው ጊዜ ተፈላጊዎች ኢትዮጵያ ላይ በአሁኑ ሰዓት ሁለት ዲፓርትመንቶች ነው። አብዛኛው ተማሪ የሚፈልጋቸው ሁለቱ ዲፓርትመንቶች ናቸው ማለት ነው። ሌላም አለ ብዙ ኬሚካል ኢንጂነሪንግ የሚባል አለ። ሄልዝ ኦፊሰር የሚባል አለ ብዙ ብዙ ናቸው ያሉት እና በፈለገበት በፈለገበት መርጦ ይማራል ማለት ነው። ዩኒቨርሲቲ ውስጥ ግን ዩኒቨርሲቲ ይሄ ዲፓርትመንት ከመመረጥ በፊት ኢትዮጵያ ውስጥ ምንድነው የሚሰጠው? አንድ አመት ፍሬሽ ማን ኮርስ የሚባል አለ። ፍሬሽ ማን ኮርስ ነው የሚባለው በቃ አማረኛ ራሱ ስም የለውም። ፍሬሽ ማን ነው የሚባለው? እና አንድ አመት በቃ ይሄን መማር አለበት ማለት ነው። የሆነ ዲፓርትመንት ከመመረጡ በፊት ከዛ ዲፓርትመንት ከአንድ አመት በኋላ ሁለተኛ አመት ሲሆን ዲፓርትመንት መርጦ የፈለገውን ዲፓርትመንት መርጦ ለአራት አመት ለአምስት አመት ወይም ለሰባት አመት ተምሮ ዲግሪ ይዛል ማለት ነው። እና ዲግሪ በኢትዮጵያ በዚህ መልኩ ነው የሚያዘው በጣም ብዙ አመት ሆና። ለኔ በጣም በዛብኝ ዲግሪ ለማየት በጣም ነው የበዛብኝ። ትንሽ ቀነስ ቢያደርጉበት ምናምን አሪፍ ነበር። ግን በቃ አማራጭ የለም። ህጉ እንደዛ ስለሆነ አሁን እኔ የዩኒቨርሲቲ ተማሪ ነኝ። ከአራት አመት ምናምን በኋላ ዲግሪ እይዛለሁ ብዬ ተስፋ አደርጋለሁ እንደዛ ነው ዲግሪ የሚያዘው ማለት ነው

መልካም ልደት ቃሉን መልካም ልደት ይላል መልካም ልደት የምንለው አብዛኛው ጊዜ ልደት ሲሆን ነው አሁን የአንድ ሰው የተወለደበት ቀን አለ አይደል? አሁን ለምሳሌ እኔ የተወለድኩበት ቀን መስከረም ሃያ አንድ ነው። እና መስከረም ሃያ አንድ ሲሆን ጎደኞቼ በቅድሚያ ደግሞ ወላጆቼ ናቸው አብዛኛው ጊዜ መልካም ልደት የሚሉኝ። ከነዛ አልፎ ግን ጓደኞቼ ይሉኛል የትምህርት ቤት ጓደኞቼ ማለቴ የትምህርት ቤት ውስጥ የሚያውቁን ሰዎች። የልደቴ ቀን የሚያውቁት ማለት ነው። አሁን አሁን ደግሞ በጣም እያሳቀኝ ያለው ነገር ማለት ነው። መልካም ልደት የሚለኝ ሰውዬ እየበዛ ነው። ማለቴ ኢትዮቴሌኮም ራሱ የተወለድክበት ቀን ያውቁታል ማለቴ አሁን አንድ ሲም ስናወጣ ሲም ካርድ ስናወጣ ኢትዮጵያ ውስጥ መቼ እንደተወለድን ምናምን ይጻፋል እና። ስማችን ከነ ስማችን የአባታችን ስም ምናምን ሁሉም ኢንፎርሜሽን ነው የሚወስዱት ሁሉም መረጃ የኛ መረጃ ይወስዳሉ ሲም ለማውጣት ሲም ካርድ ማለት ነው። እና ያውቁታል እና አንድ ጂቢ ስጦታ ራሱ ይሰጡኛል ማለት ነው አንድ ጂቢ የዳታ ስጦታ እና የድምጽ ስጦታ ምናምን ይሰጡኛል ማለት ነው። የልደቴ ቀን እንደውም እኔ ሲም ካርድ በራሴ ያወጣሁት አምና ነበር እና። ክረምት ላይ ማለት ነው አምና ክረምት ላይ ከዛ መስከረም ሃያ አንድ ሲሆን መልካም ልደት ምናምን ብሎ አንድ ጂቢ ደግሞ የዳታ ስጦታ እና የድምጽ ስጦታም ተሰጥቶሻል ምናምን ሲሉኝ። እንዴት እንደደነቀቅኩኝ እንዴት ነው ያወቅኩት ምናምን ብዬ ማሰብ ጀመርኩኝ። ከዛ ለካ ሲም ካርድ ሳወጣ የእድሜ የተወለድኩበት ቀን መቼ ዓመተ ምህረት እንደተወለድኩኝ። ምናምን እንዳለ የትምህርት ቤት ማለት ተማሪው እንደሆንኩ ራሱ ኢንፎርሜሽን መረጃ ሰጥቻለሁ ማለት ነው። ስናወጣ ሲም ካድ እንደዛ ነው የሚደረገው ኢትዮጵያ። አሃ በዛ ምክንያት ነው በዛ ነው ያወቅኩት ምናምን አልኩኝ ማለት ነው። እና በጣም ነው ያሳቁኝ ግን በጣም ነው ደግሞ እንትን ያደረኳቸው አደነቅኳቸው እንዲህ ማድረጋቸው። ደንበኞቻቸው እንዲህ ማድረጋቸው እውነትም እንትን የሚያደርግ ማለቴ የሚበራታታ አይነት ስራ ነው ማለት ነው። ሌላ ደግሞ አሁን መልካም ልደት የምንለው ቅድም እንዳልኩት የሆነ ሰው የተወለደበት ቀን ሲሆን ነው። አሁን ቴሌግራም ራሱ እኮ የልደታችሁ ቀን አስቀምጡ ጻፉ ይላል ማለት ነው። ቴሌግራም ላይ ማለት ነው ሴቲንግ ላይ ሴቲንግ ላይ ገብታችሁ በየትኛውም ሰዓት ካጻፍኩ ካጻፍሽው እኔ አሁን ለምሳሌ ቴሌግራም ላይ የተወለድኩበት ቀን የለም አልጻፍኩም። ከዛ ሁሌ ምንድነው የሚለን እዛ ከላይ ምን ሊወጣን እንደ ባነር አይነት የተወለደችበት ቀን ጸሐፊ ምናምን ይሉኛል። ይለኛል ማለት ነው የቴሌግራም አፕሊኬሽኑ መተግበሪያው ማለት ነው። ከዛ ኤክስ ምናምን ሳደርግበት ደግሞ በቃ ሴቲንግ ላይ በየትኛውም ሰዓት በየትኛውም ሰዓት መሙላት ትችያለሽ ይላል ማለት ነው። መተግበሪያው እና በዛ ደግሞ አሁን ለምሳሌ እኔ የተወለድኩበት ቀን ስጽፍ እዛ ቴሌግራም ላይ ማለት ነው ለጓደኞቼ የኔ ኮንታክት የሆኑት ማለት ነው የኔ ስልክ ያላቸው ሰዎች ሴቭ ያደረጉት ስልኬን ምናምን የኔ ልደት እንደሆነ እንደ ባነር ይወጣላቸዋል ማለት ነው እንደውም የብዙ ጓደኞቼ እኔ የተወለድኩበት ቀን። ማላውቀው ማለቴ አላውቅም የአንዳንዶቹ ጓደኞቼ አላውቅም አላውቅም ነበር የተወለድበት ቀን ማለት ነው። ቴሌግራም ላይ ስለጻፉት ግን የልደታቸው ቀን ሲሆን የሆነ ጊፍት ላክላቸውም ላኪላቸው ምናምን የሚል። ዛሬ የዚህ ልደት ነው ስለዚህ ጊፍት ላኪ ምናምን የሚል ባነር ይወጣል ማለት ነው። እና በዛ እንደውም በዛ እንደ ማስታወሻ እያገለገለኝ ነው ያ መተግበሪያ ማለት ነው። የማውቀውም እንዳስታውሰው ልደታቸው የጓደኞችን ልደት እንዳስታውስ እየረዳኝ ነው የማላውቀው የጓደኞቼ ልደት ደግሞ እንዳውቀው ረድቶኛል ብዬ አስባለሁ እና በዛ መንገድ ስጦታ ምናምን እልክላችኋለሁ። እና ስጦታ ከመላኬ በፊት ከመስጠቴ ወይም በፊት ምንድነው? የምላቸው መልካም ልደት ነው የምላቸው ልደታቸው ስለሆነ መልካም ልደት ነው የምላቸው ማለት ነው። እና በቃ መልካም ልደት በዛ መንገድ ነው የሚባለው። ሌላ ደግሞ አሁን የእናቴን ልደት የአባቴን ልደት ሲሆን። በመጀመሪያ ምንድነው የምላቸው ጠዋት ተነስቼ የሆነ ስጦታ ከመግዛቴ በፊት የሆነ ቤት ውስጥ የሚሰራ የሆነ አዲስ ነገር ማለት ነው ለልደታቸው የሆነ ነገር ከመስራቴ ምናምን በፊት ለወላጆቼ ምንድነው የምላቸው መልካም ልደት ነው የምላቸው ማለት ነው። እና አሁን መልካም ልደት ማለትም ራሱ እኮ አሁን አንድ ሰው ስጦታም ባይገዛልን የሆነ ነገርም ባይሰጠን በቃ መልካም ልደት ካለንም በቂ ነው አሁን አንዳንዴ ብቸኝነት ነው የሚሰማን እንደዛ ካልተባልን ማለት ነው። ግን ስጦታ ብቻ አይደለም። ሲሰጠን ደስ የሚለን እኔ በቃ መልካም ልደት ካለኝ አንድ ሰው ልደቴ ላይ በቃ ይሄ ለኔ በጣም በቂ ነው ማለት ነው። እና ሌላ ደግሞ ምንድነው? መልካም ልደት የሚባለው ሌላ የልደት በዓል ሲሆን የአምላካችን የመድኃኒታችን የጌታችን አምላካችን መታንታችን ኢየሱስ ክርስቶስ የተወለደበት ቀን የልደት በዓል ሲሆን ደግሞ ሁላችንም ክርስቲያኖች ኦርቶዶክስ የሆኑ መልካም ልደት እንባባለለን ማለት ነው። እና ታላቅ

ደመና ቃሉ ደመና ይላል ማለት ነው። ደመና ስንል ምንድነው? አሁን ዝናብ ሊጥል ሲል አካባቢ የሚሆነው ነገር ማለቴ ጨለምለም ሚልበት ምናምን አይነት ነው ማለት ነው። ደመና የምንለው በቃ ዝናብ ሊጥል አካባቢ ሰማይ ላይ የምናየው ነገር ነው ማለት ነው። እና ደመና እንዴት ነው የሚፈጠረው? አሁን ለምሳሌ የሆነ ውቅያኖስ ምናምን ሲኖር ከዛ ያ ውሃ ውቅያኖስ ላይ ያለው ውሃ በፀሀይ በፀሀይ ጨረር ምክንያት። ፀሀይ ሲሆን ምን ይሆናል ወደ ላይ እንትን ይሆናል ኢቫፖሬት ያደርጋል ወይ ደግሞ ምንድነው የሚለው? ያ ህፈት ህፈት ነው የሚባለው መሰለኝ። ወይ ደግሞ ወደ ላይ ይወጣል ማለት ነው። ያ ውሃ ማለት ነው ከዛ በኋላ ወደ ላይ ከወጣ በኋላ ማለት ነው። ያውሃ ወደ ላይ ከወጣ ደመና ሆኖ ደግሞ እንደ ዝናብ ደግሞ በድጋሚ ይመለሳል ወደ መሬት ላይ ማለት ነው። እና ደመና የምንለው በቃ ውሃ ሊጥል አካባቢ ሲል ሰማይ ላይ የምናየው ነገር ነው ማለት ነው። እኔ እኔ በወገኔ በጣም ነው ደመና የምወደው ደመንመን ሲል በቃ ፀሀዩ ትንሽ ጨለምለም ይላል ደግሞ ደመና ሲሆን ጨለምለም ነው የሚለው ማለቴ በቃ ብርሃን አይደለም የሚሆነው። ሁሌ ፀሀይ ስትወጣ እንዳለው አይደለም የሚሆነው። ግን እኔ እንደዛም ሆኖ በጣም ነው ደመና ሲሆን በጣም ነው ደስ የሚለኝ ማለት ነው። በቃ ደመና ሲሆን ክረምት እንደማብዛኛው ጊዜ ኢትዮጵያ ውስጥ ክረምት ነው ደመና የሚሆነው እንጂ ሌላ ቀን ፀሀይ ነው። ማለቴ አብዛኛው የኢትዮጵያ ክፍሎች ክፍሎች ማለቴ የአብዛኞቹ የኢትዮጵያ ክፍሎች ከደቡባዊ ክፍል ደቡባዊ ክፍል ነው ሁሌ ዝናብ ዝናብ የሚጥለው እንጂ። አብዛኞቹ የኢትዮጵያ ክፍቶች ከክረምት ላይ ነው ዝናብ ዝናብ የሚጥለው ማለት ነው። ክረምት ላይ ነው ውሃ የሚያገኙት ከዝናብ ማለት ነው። እና የዛኔ ነው ደመና የሚሆነው ማለት ነው። አብዛኛው ጊዜ የኢትዮጵያ አብዛኞቹ ክረምት የምንለው ከሰኔ ሀምሌ ነሀሴ እና መስከረም አንዳንዴ ደግሞ መስከረም ላይ ባሉት ወራቶች ውስጥ ነው። ክረምት የሚባለውና ውሃ የሚጥለውም በዛ ወቅት ነው። እና በዛ ጊዜ ደመንመን ይላል ሰማዩ ደመና ይሆናል ማለት ነው። እና ደመና ስንል አሁን ደመና ሲሆን በጣም ነው ደስ የሚለኝ። ምንድነው እንደውም መብላት ደስ የሚለኝ ሽምብራ የሚባል የሚቆላ ነገር ማለት ነው። እና ቡና ሲፈላ ደመና ሲሆን ማለት ነው ቡና ተፈልቶ ቆሎ ማለት ቆሎ ምናምን መብላት ወይ ደግሞ ያ ሽምብራ ያልኩትን መብላት በጣም ነው ደስ የሚለኝ ማለት ነው። በቃ ደመና ሲሆን ለኔ የተለየ ስሜት ነው የሚሰጠኝ እንደውም ወደ ውጭ ወጥቼ ራሱን መጫወት ነው ደስ የሚለኝ። ወይ ደግሞ ቤት ውስጥ ከሆንኩም ቡና ምናምን ሲፎላ ሽምብራ ሽምብራ ተደርጎ ምናምን የሽምብራ ቆሎ ወይ ደግሞ የገብስም ሊሆን ይችላል። የስንዴም ቆሎ ሊሆን ይችላል በቃ ግን ጥራጥሬ የሆነ ነገር ነው መብላት ደስ የሚለኝ ማለት ነው። እንደውም ደመና ሲሆን የሆነ ጥራጥሬ ያልሆነ ነገር መብላት ደስ አይለኝም። እኔ ማለትም እችላለሁ። እንደውም አንዳንዴ ደግሞ ትኩስ ሽሮ ትኩስ ሽሮ ይሰራል ሽሮ ማለት ወጥ ነው ኢትዮጵያ ውስጥ ማለት ነው። አብዛኛው ሰው እንደውም ምንድነው የሚለው ደመና ሲሆንማ በቃ ሽሮ በእንጀራ ተደርጎ በቃሪያ ተደርጎ ሲበላ ነው እንጂ ምናምን ይላል ማለት ነው። እና እሱንም በጣም ነው ደስ የሚለኝ እንደውም በቃ እኔና እናቴ እንተዋወቃለን ምንድነው የምንተዋወቀው? ደመና ሲሆን ምን አይነት ምግብ መስራት እንዳለብን ምናምን በቃ እንደውም ደመና ሆና አሁን ሽሮ ስሪ ምናምን ነው የምትለኝ እናቴ ራሱ ማለት ነው። ከዛ ሽሮ ተሰርቶ አንዳንዴ ደግሞ ስለጣ ስለጣ ይሰራል ማለት ነው። ከዛ ቃሪያ ተደርጎ ምናምን እንጀራ በዛ ይበላል ማለት ነው። ደመና ሲሆን ሌላ ደግሞ ሽምብራም ከሌለ ራሱ ሽምብራ ሳይኖር ሲቆይ ማለት ነው። ወይ ደግሞ ቆሎ ከሌለ ሱቅ ሄጄ ነበር ነው የማመጣው በቃ ደመና ሆኖ ራሱ በጣም ሀይለኛ ደመና ሆኖ ውሃ ሊጥል ምናምን አካባቢ ሲል ማለት ነው። ውሃም መጣል ከጀመረ ራሱ አንዳንዴ ጥላ ይዤ ነው የሚሄደው ወደ ሱቅ ሽምብራ ለመግዛት ወይ ደግሞ ቆሎ ለመግዛት ማለት ነው። እና በቃ የደመና ድባቡ በጣም ነው ደስ የሚለው ቤታችን በቃ ይለያል ማለት ነው። እናቴም ደመና ሲሆን ነው የምትወደው እኔም ደመና ሲሆን ነው የምወደው ማለት ነው። እና ከእናቴ ጋር በቃ የተለየ ጊዜ ነው የምናሳልፈው ክረምት ክረምት ላይ ወይ ደግሞ ደመና ሲሆን ሲሆን ማለት ነው። እናም በቃ ደመና ሲሆን ፀሀይም የለም በቃ ሙቀትም አይደለም እኔ ደግሞ ቅዝቃዜ ነው የምወጣው። ግን እናቴ በጣም የምታስቀኝ ነገር ማለት ነው። ደመና ነው የምትወደው ግን ደግሞ ቅዝቃዜ አትወድም። እንዴት ነው የሚስማማው የእሷ ነገር? እኔ እንኳን እሺ ደመናም እወዳለሁ ቅዝቃዜም ሲሆን ደስ ይለኛል እሷ ግን። ደመና ሲሆን ደስ ይላታል ፀሀይ አትወድም ፀሀይ ፀሀያማ ሲሆን ብዙም ደስ አይላትም። ከዛ ግን ቀዝቃዛ ስሆን የአየር ሁኔታ ደግሞ ውይ ምንድነው ይሄ ቅዝቃዜ ምናምን ምናምን ነው የምትለው በቃ ያስላታል ጉንፋን ነገር ይይዛታል። በቃ ድርብርብ ነው የምታደርገው ጃኬት የሆነ ፎጣ ነገር ምናምን ነው በቃ የምትደራርበው ማለት ነው። እና ከእሷ ጋር ደመናና ደመና መውደዷና ብርድ አለመውደዷ እንዴት እንደሚስማማ አላውቅም። ግን ደመና

የአየር ሁኔታ ቃሉ የአየር ሁኔታ ይላል ማለት ነው። የአየር ሁኔታ ስንል አሁን በሁሉም ነው የሚያጠቃልለው ቅዝቃዜ አጠቃላይ ሙቀትም ንፋሳማም አውሎ ነፋስም በቃ ሁሉንም ነው የሚያጠቃልለው ማለት ነው። እና የአየር ሁኔታ አሁን ለምሳሌ አብዛኛው ጊዜ ኢትዮጵያ ውስጥ ማለት ነው ከመስከረም እስከ ሰኔ ባለው ወራቶች ምንድነው? ማለቴ ክረምት አይደለም የሚባለው አራቱ አራት ነው በአራት ወቅት ነው የሚል እንትን የሚሆነው ኢትዮጵያ ውስጥ በአራት አራት ወቅቶች አሉ። ምን ምን የሚባሉ በጋ የሚባል አለ ክረምት ምናምን ሌሎቹ አላውቃቸውም በጋና ክረምት ነው የማውቀው። ሁለት አሉ የማላውቃቸው እና አሁን ክረምት የሚባለው ከሰኔ እስከ መስከረም ባሉት ወራቶች ውስጥ ነው። ሰኔ ሀምሌ ነሀሴ እና መስከረም አራት ወራቶች ግን በቃ ሶስት ወራት ሶስት ወሮች ነው የሚሆነው። ማለት ሰኔ ሰኔ ሃያ አካባቢ ነው ክረምት የሚጀምረው ከዛ ደግሞ መስከረም ሃያ አካባቢ ነው ክረምት የሚያልቀው ማለት ነው። በዚህ ወራቶች የአየር ሁኔታ ምንድነው ኢትዮጵያ ውስጥ በጣም ብርድ ነው የሚሆነው። ከዛ ሀይለኛ ዝናብ ይጥላል። ንፋስም አለ ንፋሱ እንኳን ብዙ አይደለም ማለቴ ብዙም ንፋስ የለም። አንዳንዴ ውሃ ሲጥል ነው የሚነፍሰው እንጂ። ግን በቃ ብርዱ በጣም ሀይለኛ ብርድ ነው በተለይ መቀሌና አዲስ አበባ አካባቢ ባሉት ከተሞች በጣም ብርድ አለ ማለት ነው። ሌላ ቦታ ሄጄ ስለማወቅ ነው ማለት ነው። እና አፈር አካባቢ በቃ ዝናብም ቢጥል ሙቀት ነው በቃ ሁሌም ሙቀት ነው ማለት ነው። አፈር አካባቢ ቦታው ማለት ነው እና የአየር ሁኔታ ይህን ይመስላል ማለት ነው። በክረምት ወቅት። በሌላ ጊዜ ግን ትንሽ ሞቃታማ አይደለም በጣም ሞቃታማ አይደለም። አሁን መቀሌና አዲስ አበባ በጣም ሞቃታማ አይደለም ግን። መስከረም ከመስከረም እስከ ሰኔ አካባቢ ያለው ባለው ወራት ውስጥ የሆነ መካከለኛ የሚባል ሙቀት ነው ያለው ማለት ነው። አሁን በተለይ ደግሞ ከጉንበት ማለቴ መያዝያ ጉንበት አካባቢ ሀይለኛ ሙቀት ነው ያለው በአዲስ አበባ እና በመቀሌ አካባቢ ማለት ነው በቃ ማለቴ በቃ ሙቀት ነው ፀሀይ ነው። ከዛ ፀሀይ ሆኖ ፀሀያማ ነው በቃ ሙቀት ሀይለኛ ነው። የሚሆነው ግን ምንድነው ንፋስ አለ በዛ ጊዜ ውስጥ። መያዝያና ጉንበት ሀይለኛ ንፋስ አለ ማለት ነው። እና ለሙቀቱ ያ ንፋሱ ንፋስ መኖሩ ትንሽ ብዙም በጣም እንዳይሞቀን አድርጎናል። ትንሽ እየተከላከለልን ነው ብዬ አስባለሁ። ሀይለኛ ሙቀት እንጂ ያ ንፋስ ባይኖር ኖሮ የሀይለኛ ሙቃት በቃ አንችለውም ነበር ብዬ እንዲሁም አስባለሁ አንዳንዴ ማለት ነው። እና ለመቆቱ ትንሽ የሚያመጣጥነው ያ ንፋስ ነው ማለት ነው። ሚያዝያና ጉንበት ወር ላይ ማለት ነው። ሌላ ነገር ደግሞ አሁን መስከረም ጥቅምት ህዳር ታህሳስ ጥር ምናምን ሲሆን ደግሞ ጠዋት ጠዋት ምንድነው ብርድ ነው በጣም ብርድ ነው። ጠዋትና ማታ ወይኔ ብርዱ እስከ የካቲት አካባቢ ማለት ነው። አሁን እንኳን የካቲት ወር እንኳን ትንሽ ይሻላል ግን። እንዲሁም በሃይማኖታችን ራሱ ማለቴ በመጽሐፍ ቅዱስ ምናምን እስከ ጥር አስራ አንድ ነው። ቅዝቃዜ ምናምንም ይባላል ጥር አስራ አንድ ምንድነው? በባህላዊ መንገድ ነው እንደዛ የሚባለው እንጂ መጽሐፍ ቅዱስ ላይ እንደዛ አይልም። ግን በባህላዊ መንገድ በባህላዊ መንገድ ኢትዮጵያ ውስጥ ምንድነው የሚባለው? ከመስከረም ጀምሮ እስከ ጥር አስራ አንድ ማለቴ ከመስከረምም ሳይሆን ከክረምት ጀምሮ ከሰኔ ጀምሮ ከሀምሌ አካባቢ እስከ ጥር ወር። ጠዋትና ማታ ሁሌ ብርድ ነው እስከ ጥር አስራ አንድ ማለት ነው። ጥር አስራ አንድ ምንድነው? በሃይማኖታችን በኦርቶዶክስ ማለት ነው በክርስቲያን በክርስትና ሃይማኖት ምንድነው? ጥር አስራ አንድ የጥምቀት በዓል ነው ከዛ ከጥምቀት በዓል በኋላ ነው ትንሽ ሙቀት የሚጀምረው እንጂ። ከጥር አስራ አንድ ወይም ደግሞ ከጥምቀት በዓል በፊት ሁሌ ጠዋትና ማታ ብርድ ነው ይላሉ ማለት ነው። አባቶች ወይ ደግሞ በባህላዊ መንገድ እንደዛ ነው የሚባለው ኢትዮጵያ ውስጥ ማለት ነው። ይሄ ስል ግን አብዛኛው ኢትዮጵያ አካባቢ ነው እንጂ አንዳንድ አካባቢዎች የተለየ የሆነ የአየር ሁኔታም አላቸው። ለምሳሌ እንደ ደቡባዊ ኢትዮጵያ ውስጥ በደቡባዊ ክፍል ላይ ምንድነው? ስምንት እስከ አስር ወራቶች ውስጥ ሁሌ ዝናብ አለ ማለት ነው። ሁለት ወር ብቻ ነው በቃ ሙቀታማ ፀሀይ ምናምን እንደዛ። እኛ ለአስር ወር ሙቀት ነው ፀሀይ ነው ምናምን ያልነው። ለነሱ ግን ሁለት ወይም ሶስት ወራቶች ናቸው እንደዛ ፀሀያማ ምናምን የሚሆነው እንጂ። ስምንት ወር አካባቢ ከስምንት እስከ አስር ወር አካባቢ ምንድነው ሀይለኛ ውሃ ይጥላል። በቃ ዝናብ ነው ብርድ ነው ሁሌ ምናምን ማለት ነው። እንዲሁም እዛ አካባቢ ላይ በጣም ብዙ ተክሎች አሉ ማለቴ ትላልቅ ዛፎች አሉ በጣም ነው ደስ የሚለው። ብዙ ተክሎች ያሉበት አካባቢ ራሱ ያ ቦታ ነው ማለት ነው። ከስምንት እስከ አስር ወራቶች ውስጥ ዝናብ የሚጥልበት ቦታ ትላልቅ ዛፎች አሏቸው ማለት ነው። እንዲሁም ግብርና ራሱ ደህና እዛ ቦታ ላይ የተስፋፋ ነው ብዬ አስባለሁ በእኔ በኩል። እንደ ሪያሊቲ አላውቅም ግን እንደዛ ብዬ አስባለሁ ማለት ነው

መስኮት ቃሉን መስኮት ይላል ማለት ነው መስኮት ማለት በቃ መስኮት የምንለው ከበር ባሻገር ሌላ ንፋስም ይሁን የሆነ ብርሃንም ቢሆን የምናስገባበት ነገር ነው ማለት ነው። ከበር ትንሽ አነስ ያለ ነገር ነው ማለት ነው። እና መስኮት ሲባል እኔ ሁሌ መስኮት መክፈት በጣም ነው የምወደው ማለት ነው። በቃ መስኮት መክፈት ደስ ይለኛል ሁሌ የኔ ክፍል ሁሌ መስኮቱ እንደተከፈተ ነው እንደውም አንዳንዴ በቃ እረሳዋለሁ መዝጋቱን ራሱ መስኮት መግዛት መዝጋት እረሳለሁ ማለት ነው። እና በቃ እናቴ ስታየው በጣም ነው የምትቆጣኝ ለምንድነው የማትዘጊው መስኮት? ለምንድነው መጀመሪያ በመጀመሪያ ደረጃ ለምንድነው የምትከፍቸው? በሩን ብቻ ብትከፍቺው እኮ ብትከፍቺው እኮ አሪፍ ነው። እሱን ብቻ ብትከፍቺው ንፋስ እንዲገባብሽ ከሆነ ብርሃንም እንዲገባብሽ ወዳ ክፍለሽ ምናምን እኮ የበሩ እኮ በቂ ነበር ለምንድነው መስኮት የምትከፍቺው ምናምን ነው የምትለኝ ማለት ነው። እናቴን መስኮት እንድከፍት ደስ አይላትም። ደግሞ በጣም ደስ እንዳይላት ያደረገው ነገር ደግሞ መስኮት ከፍቼ አለመዝጋቴ ነው። የሆነ የምረሳው ነገር አለ በቃ ሁሌ ነው የምረሳው በቃ ጠዋት ከፍተውና ከዛ ረስቼው ቀኑን ሙሉ ተከፍቶ ይዉላል። አንደ እንዴ ራሱ ቀኑን ሙሉ ተከፍቶ ውሎ እናቴ መጥታ ቼክ ካላደረገችው ማለቴ ካላየችው እንደተከፈተ እና እንዳልተዘጋ ማለቴ እሷ ናት የምትዘጋልኝ። አብዛኛውን ጊዜ ካላየችው ግን ምናምን ስራ በዝቶባት ምናምን ክፍሌ ውስጥ ካልመጣች በቃ እንደተከፈተ የማድርበት የምተኛበት ጊዜም አለ ማለት ነው። እና በቃ በዛ ምክንያት ምንድነው አንቺ በቃ መስኮት አትክፈቺ ምናምን ነው የምትለኝ ማለት ነው። እንደውም አንድ ጊዜ ቁልፍ አድርጋበት መስኮቱ ማለት ነው ከዛ ቁልፉ ከራሷ ጋር ይዛ አልሰጥም ምናምን ራሱ ብላኝ ነበር ማለት ነው በጣም ነው። መስኮት መክፈት እኔ የምወደው ማለት ነው። ለምንድነው የምወደው ግን አሁን እኔ አብዛኛው ጊዜ የክፍሌ በር አልከፍትም። ከዛ ንፋስ እንዲገባበት ክፍሌ ንፋስ እንዲገባበት የፀሀይ ብርሃን እንዲገባበት ምናምን ስለምፈልግ መስኮቱን ነው የምከፍተው ማለት ነው። መስኮቱ ስከፍተውት ግን የፀሀይ ብርሃንም የሚገባበት ይገባበታል ክፍሌ ሌላ ደግሞ ንፋስም ይገባበታአል ማለት ነው። እና እንደዛ ሲሆን በጣም ነው ደስ የሚለኝ ንፋስ አሁን እኔ በቃ ንጹህ አየር መቀበል ደስ ይለኛል ማለት ነው። ክፍሌ የሆነ ሽታ እንዲሸት ምናምን ደስ አይለኝም። ለምሳሌ ጥሩም ቢሆን ጥሩ ሽታም ቢሆን በቃ እንደዛ እንዲሸት ደስ አይለኝም ማለት ነው። ለምሳሌ ጥሩ ሽታ ስል አሁን ለምሳሌ ቤት ውስጥ የቤት ሽታ አለአደል እንደዛ ይደረጋል አሁን ቤታችን ውስጥ ማለት ነው ግን። ያንን ነገር ብዙም ደስ አይለኝም ማለት ነው የሆነ ንጹህ አየር የሆነ ንጹህ አየር ሲሆን ነው በጣም ደስ የሚለኝ ማለት ነው። ከዛ ንጹህ አየር እንዲገባ ደግሞ መስኮቱ መክፈት አለብኝ የግድ ምክንያቱም እኔ በር መክፈት ብዙም ደስ ስለማይለኝ ማለት ነው። ሁለተኛ ደግሞ ለምንድነው ግን በር መክፈት ደስ የማይልሽ ብሎ አንድ ሰው ሊጠይቅ ሊጠይቅ ይችላል። ለምንድነው በር መክፈት እኔ ደስ የማይለኝ? አሁን ሰው ሲተላለፍ ቤታችን ውስጥ ብዙ ሰው ነው ያለው ማለት ከእኛ ባሻገር ከእኛ ቤት ከእኛ ቤት ባሻገር ከወንድም ከእህቶቼ ከአባቴ እና ከእናቴ በስተቀር ሌላ ሰው አለ ግቢያችን ውስጥ የሚኖር ማለት ነው። ከዛ አንዳንዴ በክፍሌ በኩል ያልፋሉ እና ሲያልፉ እንትን ነው የምሆነው ማለቴ እያጠናሁ ከነበር ወይም የሆነ ስራ እየሰራሁ ከነበር ምናምን በቃ ሁሌ እረበሻለሁ ማለት ነው። መስራት የማልችልበት ጊዜም አለ። ማለቴ አሁን ስፔሻል ማለቴ በተለይ ሳጠና ለፈተና እየተዘጋጀው ከሆነ የሆነ ሰው በዛ በኩል ሲያልፍ ምናምን እረበሻለሁ ማለት ነው። ደግሞ በዛ በኩል ሲያልፉ ሰላም ሊሉኝ ይመጣሉ ከዛ ከእነሱ ጋር ሰላም እስከሚሉኝ ድረስ ሰላም ብለውኝም ዝም ብለው አይሄዱም። ምንድነው የሚያደርጉት? ትንሽ ያወሩኛል ምናምን አንድ ሰባት ደቂቃ ወይም አስር ደቂቃ ይሄን ጊዜ አቃጠልኩ አይደል ደግሞ አሁን የሆነ እያጠናን ከነበረ ከሰዎች ጋር ስናወራ እንትን እንሆናለን በቃ ይጠፋብናል ያ እያጠናነው የነበረው አቋርጠን ምናምን ከዛ አውርተን ከዛ ደግሞ በድጋሚ ውደ ጥናት መግባት በጣም ነው የሚከብደው እውነቱን ለመናገር ማለት ነው። እና እንደዛ ስለሚሆንብኝ ነው እኔ አብዛኛው ጊዜ ክፍሌን የምዘጋው ማለት ነው። የክፍሌን በር የምዘጋው እንደዛ ስለሚሆንብኝ ነው። ከዘጋሁት ግን በቃ እንዳለው ራሱ አይገምቱም። መስኮቱ የኔ ወደ ውጭ ነው ወደ በቃ አስፓልት አለ እዛ ቤታችን አካባቢ ወደ አስፓልቱ ነው እንጂ በዛ ሰው ቢተላለፍበት ራሱ ማንም አያየኝም ምናምን ማለት ነው። ደግሞ ፎቅ ነው የኔ ክፍል የኔ ክፍል እላይ ነው ፎቅ ስለሆነ በቃ ማንም ሰው በመስኮቱም የሚያየኝ የለም ማለት ነው። ደግሞም መስኮቱን ስትከፍተው ደግሞ መስኮት የምከፍትበት ምክንያት ደግሞ ምንድነው? አንደኛ የፀሀይ ብርሃን ክፍሌ ውስጥ እንዲገባ ስለምፈልግ ነው። ሁለተኛው ደግሞ ንጹህ አየር እንዲገባበት ክፍሌ ስለምፈልግ ነው ሁሌ መስኮት የምከፍተው ማለት ነው። እንጂ የሆነ ሽታ እንዲሸት ክፍሌ አልፈልግም ጥሩም ይሁን መጥፎም ሽታ ይሁን ማለት ነው። ካልሆነማ በቃ ወይም የቤት ሽታ ነው የቤት ሽታ ሽታ ነው የሚለው ወይ ደግሞ ካልሲ ካልሲ ነው የሚለው ወይ ደግሞ የሆነ ምግብ ምግብ ነው የሚለው ማለት ነው። እንትን ካልከፈትኩት መስኮቱ ካልከፈትኩት ማለት ነው ለዛም ሁሌ መስኮት እኔ የመክፈት

ሀሙስ ቃሉ ሀሙስ ይላል ማለት ነው ሀሙስ ምንድነው? ከቀናቶች አንዱ ከቀናቶች ውስጥ አንዱ ነው ሀሙስ የሚባለው ማለት ነው። ለምሳሌ። ሰኞ ማክሰኞ እሮብ ሀሙስ አርብ ቅዳሜ እሁድ ከሚባሉት ሰባቶቹ ቀናቶች ውስጥ አንዱ ሀሙስ ነው። ወይ ደግሞ አምስተኛው ቀን እንደማለት ነው ሀሙስ ማለት እንደውም በግእዝ ምን ማለት ነው? አምስተኛው ቀን ማለት ነው ሀሙስ ማለት ነው። ለምንድነው አምስተኛው ቀን ሀሙስ? ሀሙስን ለምንድነው አምስተኛው ቀን የተባለው ብለን ስንጠይቅ ለምሳሌ በቤተክርስቲያን ውስጥ ማለት ነው በኦሪት ፍጥረት እንደተጻፈው ውስጥ በመጽሐፍ ቅዱስ እንደተጻፈው ኦሪት ዘፍጥረት ላይ ማለት ነው። ምንድነው? እግዜአብሄር ፍጥረታትን መፍጠር የጀመረው በለቶ እሁድ ነበር። በለቶ እሁድ ነው ፍጥረታቶችን መፈጠር የጀመሩት በመጀመሪያ በለተ እሁድ የተፈጠሩ ፍጥረታት መላእክት ናቸው መላእክት በእለተ እሁድ ተፈጠሩ ማለት ነው። እሁድ ራሱ ማለት እኮ አንደኛው ቀን አሃ አሃዱ ከሚል ወይ ደግሞ። ከሚል ከግእዝ ቃል የመጣ ሆኖ አንደኛው ቀን ማለት ነው ማለት ነው። እሁድ ማለት ከዛ በእሁድ ቀን መላእክት ነበር የተፈጠሩት ማለት ነው። ከዛ በሰኞ ቀን ደግሞ እንደ ጠፈር ሰማይ የምንለው ማለት ነው። እንደዛ ነገሮች ተፈጠሩ ማለት ነው። ማክሰኞ ደግሞ አሁን ውሃ ውሃ ውስጥ ያሉ ፍጥረታት ምናምን ነው አይደለም ውሃ ማክሰኞ ምን እንደተፈጠረ እርግጠኛ አይደለሁም። እሱን ይቅርና አትክልት ነው የተፈጠሩት መሰለኝ እርግጠኛ አይደለሁም። ከዛ እሮብ ምንድነው? የተፈጠረው እነ ጨረቃ ኮኮብ ፀሀይ ምናምን በእሮብ ቀን ነው የተፈጠሩት ማለት ነው። ሀሙስ ቀን ደግሞ ውሃ ውስጥ የሚኖሩ ፍጥረታትን እንደተፈጠሩ መጽሐፍ ቅዱስ ይናገራል ማለት ነው። እና ሀሙስ ማለት። አምስተኛው ቀን ማለት ነው። የፍጥረታትን ፍጥረታትን አምላካችን እግዚአብሔር ፍጥረታትን መፍጠር ከመ ከመጀመሩ ከጀመረው በኋላ ያለው ቀን አምስተኛው ቀን ማለት ነው። አሁን እሁድ አንደኛው ቀን ነው። ሰኞ ደግሞ ሁለተኛው ቀን ማክሰኞ ሶስተኛ እሮብ አራተኛ አምስተኛው ቀን ደግሞ ሀሙስ እንደማለት ነው ማለት ነው። በመጽሐፍ ቅዱሳችን ውስጥ እናም ሀሙስ ቀን በጣም ነው የምወዳት። ሀሙስ ማለት ነው በቃ ለኔ የተለየ የሆነ የተለየ የት የሆነ ቀን ናት ማለት ነው። ለምንድነው ሀሙስ ካንቺ ከሁለቱ ከስምንቱ ቀናቶች ከሰባቱ ቀናቶች ውስጥ የተለየ የሆ የተለየች የሆነችበት ምክንያት ምንድ ምንድነው? ተብሎ ሲጠየቅ ምክንያቱም እኔ በሀሙስ ቀን ነው የተወለድኩት። አሁን እኔ በሀሙስ ቀን ነው የተወለድኩት መስከረም ሃያ አንድ ላይ ሀሙስ እለትን ነው የተወለድኩት። ለዛ ነው ሀሙስ እለት ለኔ የተለየች የሆነት የሆነችው ማለት ነው። ደግሞ ምንድነው የሚባለው? ምንድነው የሚባለው ባህላችን ውስጥ ማለት ነው በባህላችን ውስጥ በኢትዮጵያ ውስጥ ማለት ነው። ምንድነው የሚባለው? አንድ እንደ ሀሙስ ይባላል ማለት ነው የሆነ ነገር አንድ እንደ ሀሙስ ነው ምናምን ይባላል አብዛኛው ጊዜ አዲስ አበባ አካባቢ ኒንጃ ይባላል ወይ አይባልም አላውቅም። ትግራይ አካባቢ ግን እንደዛ ይበላል በባህላችን ያልኩትም እኔ የትግራይ ሰው ስለሆንኩኝ ነው። ትግራይ ውስጥ ነው የተወለድኩት እዛ ውስጥ ስላደኩት ስላደኩ ነው በባህላችን ውስጥ ያልኩት ማለት ነው። እና የሆነ ነገር አንድ ከሆነ ይሄ ይሄ አንድ እንደ ሀሙስ ነው ይባላል ማለት ነው። እና ይሄ ራሱ ለኔ ትርጓሜ አለው ማለት ነው። ምንድነው ትርጓሜ ያለው ለኔ? እንደ ባህል ነበር አንድ እንደ ሀሙስ የሚባለው ማለት ነው። ግን ሌላው ለኔ ትርጓሜ የሰጠኝ ማለት ነው። ምንድነው የሰጠኝ? እኔ ለወላጆቼ አንድ ነኝ ማለቴ እህት የለኝም። ወንድም የለኝም ማለት ነው የስጋ ማለቴ በደንብ በደም በደም ግንኙነት ያለን የስጋ ወንድሜ ወይ ደግሞ እህት የለኝም ማለት ነው። ወላጆቼ እኔን ብቻ ነው የወለዱት እስካሁን ማለት ነው እስካሁን በህይወት አሉ ሊወልዱ ይችላሉ። ግን እስካሁን አስራ ዘጠኝ አመቴ ነው። እስካሁን ግን ከእኔ በታች የለኝም ከእኔ በላይ ደግሞ ታላቅም ታናሽም የለኝም ማለት ነው። እና አንድ እንደ ሀሙስ ሲባልም ራሱ ሀሙስ ቀን ስለተወለድኩኝ አንድ እንደ ሀሙስም ማለቴ ለወላጆቼ አንድ አንድም ስለሆንኩኝ ለዛ ነው። ሀሙስ ለኔ አንድ እንደ ሀሙስ የሚለው ራሱ ለኔ ትርጓሜ የሰጠኝ ማለት ነው። እና በቃ ሀሙስን ቀን በጣም ነው ምወዳት ማለት ነው። ከዛ ደግሞ ከዛ በተለየ ደግሞ ሀሙስ ቀን ለምንድነው የምወዳት? አሁን አብዛኛው ጊዜ ሀሙስ ሲሆን ማለት ነው። ቤተክርስቲያን ይሄድ ነበር ማለት ነው ሰባተኛ ክፍል ምናምን እያለሁ የሰንበት ትምህርት ቤት። አባል ነበርኩኝ ሰንበት ትምህርት ቤት እማር ነበር። ከዛ ጉባኤችን መቼ መቼ ነበር ሀሙስ አርብ ቅዳሜና እሁድ ነበር ማለት ነው። ሌላ ቀን ለፈተና ለትምህርታችን ትምህርታችን ላይ በደንብ ትኩረት እንድናደርግ አያስተምሩንም ነበር። ሀሙስ አርብ ቅዳሜና እሁድ ግን ያስተምሩን ነበር ማለት ነው። ስለዚህ ሰኞ ማክሰኞ እሮብ ሳልሄድ ቆይቼ ቤተክርስቲያን ሀሙስ ስሄድ በጣም ደስ ስለሚለኝ ሀሙስ ቀንን በጣም እወዳት ነበር ማለት ነው። ሀሙስ ለት ሲሆን ደግሞ በቃ ስብከት ምናምን ነበር የሚሰጠው እና ያ ስብከትም እኔ መስማት በጣም ነው ደስ የሚለኝ ቤተክርስቲያን ውስጥ ስብከት ሲሰጥ መስማት ደስ በጣም ነበር ደስ የሚለኝ ማለት ነው። ከዛ ሀሙስ ሀሙስ ደግሞ ስብከት ይሰጥ ነበር። ከዛ እቅበተ እምነት ምናምን የሚል ፕሮግራም ነበር ማለት ነው እና ሀሙስ ቀን በተለየ

አይን ቃሉ አይን ይላል ማለት ነው አይን ምንድነው? ከአምስቱ የስሜት ህዋሳት ከምንላቸው ውስጥ አንድ ነው አይን ማለት ነው። አይን ለምሳሌ አምስት የስሜት ክፍል የስሜት ህዋሳት የምንላቸው አይን አፍንጫ ምላስ ቆዳ አይን ግን እና እስኪ አፍንጫ ለአንድ ቆዳ አለ። ሶስተኛ ደግሞ ምንድነው? ጆሮ አለ ምላስ አለ አይን አዎ አይን አምስተኛው ነው ማለት ነው። እና አይናችን በጣም የሆነ ስሜታዊ የሚባል አካል ነው ማለቴ ስሚታዊ ከሚባሉ አካላቶች ውስጥ አንድ ነው ማለት ነው። ከዛ ግን አይናችን ላይ ምን አለ ሽፋሽፍት የሚባል አለ ማለት ነው። ሽፋሽፍት ምንድነው? የሚከላክልልን ወደ አይናችን ውስጥ የሆነ አቧራ ምናምን እንዳይገባ ነው የሚከላከልልን ማለት ነው። እግዚአብሔር ግን በቃ ይሄን ሳስብ የእግዚአብሔር ስራን አደንቃለሁ ማለት ነው። እንዴት ነው የማደንቀው? የሆነ አይናችን በጣም ስሚታው የሆነ ማለቴ ቶሎ ሊጎዳ የሚችል ምናምን አይነት እንትን ነው አካል ነው። ማለት ነው እንደዛው ሆኖ ግን ለዛም ሊከላከል የሚችል ነገር ምን ፈጠረልን ሽፋሽፍት የሚባል ነገር ማለት ነው። እና በጣም ነው የሚገርመኝ አቧራ ምናምን ይከለክልናል አሁን ሽፋሽፍ ትማት ነው። ወደ አይናችን የሆነ ነገር እንዳይገባ ለምሳሌ የሆነ ነፍሳት ምናምን በአይናችን አጠገብ ሲያወጡ ራሱ በሽፋ ሽፍታችን አድርገን አይናችንን እንጨፍናለን አይደል? እና በቃ ሽፍት ሽፍት ራሱ ለአይናችን ከአደጋ አደጋ አይናችን የሆነ አደጋ እንዳይገጥም እንዳያጋጥመው ምናምን ይከለክላሉ ማለት ነው። ከዛ አሁን አይን ላይ ብዙ ነገሮች አሉ ለምሳሌ ሬቲና የሚባል አለ። የአይን ብሌን የሚባል አለ። ሌላም ሌላም ሌላ ሌላ የሚባሉም ነገሮች አሉ። እንደውም በእንግሊዝኛ ሆኖ ነው እዚህ እንዳልጠቅሳቸው እንጂ አሉ ማለት ነው። አይናችን ላይ የሚከለክሉ አይናችን አሁን የአይን ብሌን የምንለው ያ ጥቁሩ ከመሃል ያለው ጥቁሩ ነው ማለት ነው። ፑፒል ብለን የምንጠራው ማለት ነው በእንግሊዘኛው አሁን እንደዛ እንደዛ ነገር ማለት ነው። ኮርኒያ የሚባል አለ። ኮርኒያም በቃ በአማርኛም ኮርኒያ ተብለን ነው የተማርነው። ሌላም አለ። ሌላ ብዙ ነገሮች አሉ በቃ አይናችን ውስጥ ማለት ነው አሁን ምንድነው ለምሳሌ ፖፒል ምንድነው ጥቅሙ ስንል? መጠን የአይናችን መጠን ነው የሚከላከለው ያ የጥቁሩን ወይም ያሳንሰዋል ወይ ደግሞ እንዲጨምር ነው የሚያደርገው። እንዴት ነው ይሄ የሚሆነውን ብለን ስንጠይቅ? አሁን የፀሀይ ብርሃን ወደ አይናችን ሲመጣ ያ ያንን ነገር ትንሽ ይቀንሳል ማለት ነው። ያ መጠኑ ማለት ነው። የፀሀይ ብርሃን ሳይኖር ሲቀር ጨለማ ምናምን ሲሆን ደግሞ ያንን ነገር ይሰፋል ማለት ነው። ያ ፑፒል የምንለው ነገር ይሰፋል ማለት ነው። እና ይሄ ደግሞ አይናችን የሆነ ነገር እንድናይ ያደርገናል ማለት ነው በደንብ ትኩረት አድርገን የሆነ ነገር በደንብ እንዲታየን ያደርጋል ማለት ነው። እንደውም አይናችን ክፍል ውስጥ ሁለት ነገሮች አሉ። አንደኛው ምን ይባል የሆነ ዲም ላይት ሲሆንና ማለቴ ብዙ ብርሃን ሳይኖር ሲቀርና በጣም ብርሃናማ ሲሆን ምናምን የሚያሳይ እንዲህ እንድናይ የሚረዱን አይኖች የሚረዱን ነገሮች አይናችን ውስጥ አሉ ማለት ነው። እነሱ ምን ምን ምንድን ነው የሚባሉት? ሮድና ኮን የሚባሉ ማለት ነው የአይናችን ክፍሎች። ሮድና ኮን የሚባሉ በእንግሊዘኛ ነው ሮድ እና ኮን የሚባሉ በአማርኛም እንደዛ ተብለን ነው የተማርነው። እና እነሱን አይናችን ውስጥ እንትን የብርሃን መጠን ይቆጣጠራል ማለቴ አሁን ነጭ ነገር ሲሆን ኮን በሚባለው አይናችን ነው የምናየው የአይናችን ክፍል ነው እንድናይ የሚረዳ ማለት ነው። ያ ምንድነው? የሚባለው ሮድ የሚለው ደግሞ የሆነ ብዙ ላይት ሳይኖር ሲቀር ወይ ደግሞ ብዙ ብርሃን ሳይኖር እንዲናይ የሚረዳን ነገር ነው ማለት ነው። እና አይናችን በቃ ዝም ብለን ስናየው የሆነ ቀላል ነገር ይመስላል ግን በጣም ውስብስብ ያለ ነገር ነው። ማለቴ ስናስበው አሁን ወይ ደግሞ በቃ ማለት መጽሐፋችን ላይ ባለው ራሱ በጣም ውስብስብ ብዙ ነገሮች ነው ያሉት ማለት ነው። አይናችን ውስጥ በቃ አንዳንዴ እኮ በጣም የሚገርመኝ ነገር አሁን አይን አንድ ተመራማሪ ወይ ደግሞ አንድ ፍላስፋ አይን መስራት ይችላል። በቃ እንደዛ አድርጎ መስራት ይችላል። ብለን ስንጠይቅ በቃ መስራት አይችልም። ይሄ ደግሞ ፈጣሪ እንዳለ ማረጋገጫ ነው። አንዳንዶቹ ፈጣሪ የለም ብሎ የሚያስቡ ሰዎች አሉ አይደል? እና ለነሱ አይን ራሱ የአይን አይን መኖሩ ራሱ አይናቸው መኖሩ ራሱ ፈጣሪ እንዳለ ማረጋገጫ ነው ብዬ አስባለሁ። ምክንያቱም አንድ ተመራማሪ የሆነ አንድ ፍላስፋ የሆነ አይን መስራት አይችልም በቃ አይን መስራት አይችልም። አሁን በቃ ሚርገበገብ የሚርገር ምንድነው? የሚባለው በሽፋሽፍት ሊጨፈን የሚችል ሊከፈት የሚችል በቃ እንደ አይናችን ሮድ ያለው ሬቲና ያለው ኦፕቲክ ሌንስ ምናምን የሚባል ያሉት ፑፒል ምናምን የሚሉት ያሉት አይን መስራት አይችልም ማለት ነው። ይሄ ደግሞ ትልቁ እግዚአብሔር እንዳለ አለም ላይ እግዚአብሔር እንዳለ ማዳጋጫ ነው ማለት ነው። እና በቃ በትንሽ ነገር እግዚአብሔር እንዳለ ራሱን ማረጋገጥ እንችላለን ማለት ነው። በቃ በሰውነት ሰውነታችን ውስጥ ባለ ነገሮች እንደ አይን አፍንጫ ጆሯችን ምናምን ባለ ነገሮች እግዚአብሔር

አራት። ቃሉ አራት ይላል ማለት ነው አራት ስንል ምንድነው? ቁጥር ነው። ቁጥር ነው ማለት ነው አራት። ከአንድ ከሶስት በኋላ ያለው ቁጥር ከአምስት በፊት የሚገኝ ቁጥር ነው ማለት ነው። እና አራት። ለሁለት በሙሉ ቁጥር ነው የሚከፈለው አሁን አራት ለሁለት እናካፍለው ብንል ሁለት ሁለት ይደርሷቸዋል ማለት ነው። ማለቴ ዴሲይማል የሚባል ቁጥር የለም ማለት ነው። አራትን ስናካፍል ለሁለት ማለት ነው። ከዛ ዜሮ ብለን አንድ ሁለት ሶስት ብለን ነው አራት የምንለው ማለት ነው። እና አራት ለስንት ቁጥር ይካፈላል? በእኩል ማለቴ ካለ ነጥብ ብለን ስናስብ ለዜሮ ለዜሮ ይካፈላል ለሁለት ይካፈላል ለአንድም ይካፈላል ለዜሮ ለአንድ ለሁለት እና ለአራት ይካፈላል ማለት ነው። እና አራት አካፋዮች አሉት ማለት ነው አራት ቁጥር ማለት ነው። አሁን አራት ለምሳሌ ለስድስት እናካፍለው ብንል ዴይሲማል ቁጥር ነው የሚሰጠው ወይ ደግሞ በነጥብ የሚገለጥ ቁጥር ነው የሚሰጠው ማለት ነው። ለምሳሌ አራት ሲካፈል ስድስት ስናደርግ ስንት ይሆናል? ሁለት ኦቨር ሁለት ሲካፈል ለሶስት ይቀራል ስናቃልለው ለማለት ነው። ሁለት ሲከፋፈል ለሶስት ደግሞ አንድ ነጥብ ስንት ነው ሁለት ለሶስት ሲከፋፈል ስንት ነው የሚደርሰው? ሶስት አይደለም ምንድነው ዜሮ ነጥብ ሶስት ሶስት ነገር ነው የሚደርሰው ማለት ነው። ስለዚህ አራት ለምሳሌ አሁን አራት ደግሞ ለስምንት እናካፍለው ብንል ስንት ነው የሚደርሰው ዜሮ ነጥብ አምስት ማለት ነው። አራት ሲካፈል አስር ስናደርግ ደግሞ ስንት ነው የሚሆነው? ሁለት ሁለት ሁለት ሲካፈል ለአምስት ይሆናል ሲቃለን ከዛ ሁለት ደግሞ ለአምስት እናካፍለው ስንት ነው የሚሆነው ዜሮ ነጥብ አራት ነው የሚሆነው ማለት ነው። ስለዚህ አራት ካለ ነጥብ መካፈል የምንችለው ለዜሮ ለአንድ ለሁለት እና ለአራት ነው ማለት ነው። እና አራት አካፋይ አራት አራት አካፋዮች አሉት ማለት ነው። እና በዚህ መንገድ ነው የምገጸው። አራት የሚገርመው ነገር አራት በጣም እወደዋለሁ። ለምንድነው? እኔ ለሁለት በእኩል የሚካፈሉ ቁጥሮችን ደስ ይሉኛል። ለምሳሌ እንደ ሁለት ሁለት ራሱ ማለት ነው። አራት ስምንት አስር ስድስት ስድስትም ረስቼው ነው ስድስት ስምንት አስር አስራ ሁለት አስራ አራት አስራ ስድስት አስራ ስምንት ሃያ እንደዛ እያሉ የሚሄዱ ቁጥሮች። ለሁለት ስናካፍል ወይ ደግሞ ለ እንትን የሆኑ ለሁለት የሚካፈሉ ቁጥሮች ሌሎች ቁጥሮች ለምሳሌ አሁን ሃያ ለሁለት በኩል ይካፈላል አይደል። ሃያ ደግሞ ለአምስት ለምሳሌ ለስንት ነው ለሃያም ይከፍላል? ካለ ነጥብ ይመጣል እንደዛ አይነት ቁጥሮች ደስ ይሉኛል ማለት ነው። አራት ግን አሁን ለምሳሌ አራት ግን አልወዳትም ነበር ድሮ ተማሪ ያለው ማለቴ አሁንም ተማሪ ነኝ ግን ከአንድ እስከ አስራ ሁለተኛ ክፍል እያለሁ አራት የምትል ቁጥር ደስ አትለኝም ነበር። ከምን ሳያይዛት ነው ግን ደስ የማትለኝ ከውጤት ጋር ሳያይዛት ማለት ነው። እኔ አብዛኛው ጊዜ ውጤቴ ጎበዝ ተማሪ ነበርኩኝ ክላስ ውስጥ ማለት ነው። እና ሁሌ የምወጣው ሁለተኛ ወይ ደግሞ አንደኛ ነበር የምወጣው ወይም አንደኛ ነው የምወጣው ወይ ደግሞ ሁለተኛን ነው የምወጣው ማለት ነው። አንዴ ብቻ ሶስተኛ ሶስት ሶስተኛ ወጥቼ ነበር። ከዛ የዛኔ ሶስተኛ ክፍል ነበርኩኝ የዛኔ ሶስተኛ ስወጣ ሶስተኛ ክፍል ነበርኩኝ እና ከዛ መጀመሪያ አስተማሪው ኢንግሊሽ ፈተና ሳያርምልን አራተኛ ነው የወጣሽው አለኝ ማለት ነው። እንግሊሽ ፈተና ሳይታሰብ ማለቴ ሳያስበው ገና እንግሊሽ ፈተናችን ወደ ውጤት ሳይደመር ማለት ነው ውጤታችን ነግሮን ነበር። እንግሊሽ ፈተና ማለት ነው ሳይደመር ከዛ እንግሊሽ ሳይደመር አንቺ አራተኛ ነው የምትወጪው አለኝ። ግን ምናልባት እንግሊሽ ሲደመር ግን ሊቀየር ይችላል ውጤትሽ ምናምን አለኝ የዛን ጊዜ ማለት ነው። አስተማሪው ከዛ አራተኛ ወጥቼ አላውቅም ሁሌ ተሸላሚ ነበርኩኝ። የሚሸለመው ደግሞ ትምህርት ቤታችን ውስጥ ከአንድ እስከ ሶስተኛ የሚወጣው ነው ማለት ነው። ከዛ አሰብኩት በቃ በዚህ አመት ሽልማት አይሰጠኝም ማለት ነው ምናምን ብዬ ላለቅስ ሁላ ነበር ማለት ነው። ከዛም የእንግሊሽ ውጤታችን ሲነገረን ግን እንግሊዘኛ በጣም ጎበዝ ነበርኩኝ። ከዛ ከሁሉም ተማሪዎች በላይ ነበር የኔ ውጤት የዛኔ አርባ ስምንት ከአምሳ ነበር ያገኘሁት ማለት ነው። ከዛ የእንግሊሽ ውጤቴ ሲደመር ሶስተኛ ሆንኩኝ ማለት ነው ሶስተኛ ወጣሁ። እና በቃ አራተኛ አራተኛ መውጣት በጣም ነበር የሚደብረኝ። ከዛም በቃ ወጥቼ ራሱ አላውቅም እኮ ከዛ በኋላም ወጥቼ አላውቅም ከዛ በፊትም ወጥቼ አላውቅም ነበር ማለት ነው። ከዛ በቃ በዛ በዛ ምክንያት አራት ኤለመንተሪ እያለሁ ወይ ደግሞ ሃይስኩልም እያለሁ ከአንድ እስከ አስራ ሁለተኛ ክፍል እያለው አራት ቁጥርን አልወዳትም ነበር ማለት ነው። በቃ አራተኛ እንዳልወጣ በጣም ነበር የምፈራው በጣም ነበር የምጥረው ምክንያቱም አራተኛ ከወጣሁኝ ሽልማት የለም። ቤትም በቃ ይደብራቸዋል ምክንያቱም ከአንድ እስከ ሶስተኛ እንድወጣ ነበር የሚጠብቁት ማለት ነው። እንደው አንደኛ እንድወጣ ነበር የሚጠብቁት። እና በቃ በዛ ምክንያት አራት ቁጥርን ደስ አትለኝም ነበር ድሮ ማለት ነው። አሁን ግን አልጠላትም

ፖሊስ ደውል ነው የሚለው ቃሉ ማለት ነው። ፖሊስ ደውል ፖሊስ ደውል ማለት ምንድነው? አሁን የሆነ ችግር ሲያጋጥመን። የሆነ ችግር ላይ ከሆ አብዛኛው ጊዜ ወደ ፖሊስ የሚደወለው ማለት ነው እንጂ ሌላ ጊዜ ሲሆን ወደ ፖሊስ ዝም ብሎ ዝም ተብሎ አይደወልም ማለት ነው። አብዛኛው ጊዜ የሆነ የስርቆት ስራ ሲኖር ወይ ደግሞ የሆነ ወንጀል ምናምን ሲሰራ ነው ወደ ፖሊስ የሚደወለው ማለት ነው። ፖሊስ ማለት ምንድነው? የሆነ የህግ የሚያከብር አካል ማለት ነው። ፖሊስ ማለት ህግ ህግን የሚያስከብር የሚያከብር ሳይሆን ህግን ራሱን የሚያከብር ነው። አዎ ግን ሌሎች ሰዎችም ህግን እንዲያከብሩ የሚያደርግ አካል ነው ማለት ነው። ፖሊስ ማለት ነው። ስለዚህ አሁን የሆነ ወንጀል ምናምን ሲሰራ ለምሳሌ እንደ ስርቆት ወይ ደግሞ ጥል ምናምን ሲፈጠር ወይ ደግሞ የትራፊክ አደጋ ሲያጋጥም ምናምን ምን ይጠራል ማለት ነው? ፖሊስ ይጠራል ማለት ነው። እንደውም እኔ አንዳንዴ በጣም አንዳንድ ፖሊሶች በጣም ነው የሚያስገርሙኝ ማለት ነው። በቃ ውስብስብ ያለ የወንጀል ታሪክ ምናምን ይፈቱታል ማለት የሆነ አሁን ለምሳሌ የሆነ ግድያ ምናምን ቢኖር በውስብስብ ያለ ግድያ ቢሆን ፖሊሶች ያንን መርምሮ ምናምን ማለቴ የሆነ ወንጀለኛው ወደ እስርቤት ያስገባሉ ማለት ነው። ደግሞ በዛው በዛው አንፃር ደግሞ አንዳንድ ፖሊሶች አሉ በቃ ምንም አንድ ሰው ምንም ሳያደርግ ሳያደርግ ህግን ሳይጥስ ምናምን ወደ እስር ቤት የሚያስገቡ ፖሊሶችም አይጠፉም እንደነሱ አይነት ፖሊሶች። በጣም ነው የምጠላቸው በጣም ነው የሚደብሩኝ ማለት ነው። በቃ እንደውም ስራቸውን በትክክል የማይወጡ ሀላፊነታቸውን በትክክል የማይወጡ ብዬ ነው የምገልፃቸው ማለት ነው። በቃ ከመቶ አንድ አይጠፋም እንደዚህ አይነት ሰው። ከመቶ አንድ አይጠፋም እንደውም እኔም ራሱ ሰምቼ ነበር የቅርብ ጓደኛዬ እንደዛ አጋጥሟት ነበር ማለት ነው። ምንም ሳታጠፋ ማለቴ የሆነ በቃ ምንም እውነትን ለመናገር ማለት ነው ምንም አላጠፋችም ነበር ማለት ነው። ግን ለሁለት አመት ለሁለት አመት የሚያክል እስር ቤት ውስጥ ገብታ ነበር ማለት ነው። እሷ ሳታጠፋ በቃ አንዳንዴ ምንድነው የሚሉት? የሆነ በሀሰተኝነት ምስክር ወይ ደግሞ በደንብ ጉዳይ ሳይጠራ ምናምን የሆነ ሰው እስር ቤት ያስገባሉ ማለት ነው። ይሄ ደካማ አጎኛቸው ነው የአንዳንዶቹ ይሄ ግን ይሄ ስል ግን ሁሉ ሁሉም እንደዛ ናቸው አላልኩም። ከመቶ አንድ ነው ያልኩት ማለት ነው። ዘጠና ዘጠኝ ዘጠና ዘጠኝ ፐርሰንቱ ፖሊሶች ትክክል ሀላፊነታቸው የሚወጡ አይነት የሚወጡ አይነት ሰዎች ናቸው ብዬ አስባለሁ ማለት ነው። እንደውም ቅድም እንዳልኩት አሁን ለምሳሌ የሆነ ነገር ቢሰረቅብን ምናምን ምንድነው የምናደርገው? በመጀመሪያ ማለት ነው ወደ ፖሊስ ነው የምናመለክተው ማለት ነው። አንዳንዴ ይገኛል አንዳንዴ ደግሞ የማይገኝበት ጊዜም አለ። ግን አብዛኛው ጊዜ ይገኛል ማለት ነው። አንደውም አሁን አሁን እኮ የሆነ ስልክ ስልክ ቢጠፋ ምናምን ፖሊስ ሳያገኙትም እንደውትም ለመናገር አሁን እኔ ስልኬ ቢሰረቅብኝ እና ወደ ፖሊሴ ሄጄ ባመለከት አብዛኛው ጊዜ አይገኝም ኢትዮጵያ ውስጥ ማለት ነው። እንደውም ኢትዮጵያ ውስጥ የተሻለ ነው ብዬ የማስበው። አሁን የሆነ ሰው የግድያ ወንጀል ምናምን ሲኖር ገዳዩ በቃ ይገኛል ኢትዮጵያ ውስጥ ማለት ነው። በቃ ገዳይ ያገኙታል ግን ይሄ በቃ ስልክ ይጥፋ እሺ አዎ ያገዳይ መገኘቱ ማለት የሆነ ሰው ወንጀል የሰራ ሰው ለምሳሌ እንደ ግድያ ምናምን እዛ ላይ አሪፍ መስራታቸው እንደውም ደስ ደስ ብሎኛል ማለት ነው። እንደውም ስልክ መጥፋት እኮ የሚተካ ነገር ስለሆነ ስልክ ቢጠፋም ችግር የለውም ግን። አሁን ቅድም እንዳልኩት የግድያ ወንጀል ምናምን ሲሆን ግን ገዳይ አለመገኘት ማለት ለሟቹ ቤተሰብ በጣም በጣም ከባድ ነገር ነው ማለት ነው። ደግሞ ያ ሰው የገደለው ሰው በድጋሜም ሌላ ሰውም ሊገድል ይችላል ማለት ነው። ምክንያቱም በቃ አብዛኛው ጊዜ አለም ውስጥ ማለት ነው ብታምኑም ባታምኑም የሆነ ነገር አንዴ ካደረግነው ሁለተኛ ለሁለተኛ ጊዜ ማድረጋችን የማይቀር ነገር ነው በቃ አንዳንዴ የማይቀር የሚሆንበት ጊዜ አለ። በቃ አስተውላችሁ ከሆነ አንድ ሰው በመጀመሪያ ጊዜ የሆነ አደገኛ እፅ ምናምን መጠቀም ከጀመረ በሁለተኛ ጊዜም ይጠቀመዋል በእርግጠኝነት ማለት ነው። በቃ አብዛኛው የሰው ህይወት እንደዛ ነው። በቃ የሆነ ነገር አንዴ ማድረግ ከጀመርን ለሁለተኛ ጊዜም የማድረግ አቅሙ በቃ አለን ማለት ነው። እና ቅድም እንዳልኩት አሁን የግድያ ወንጀል ላይ ፖሊሶች ኢትዮጵያ ውስጥ ማለት ነው በደንብ ነው። በደንብ ተጠንቅቀው ምናምን ይሰራል ብዬ አስባለሁ ምክንያቱም። አብዛኞቹ የግድያ ወንጀለች ምናምን ሳይ በቴሌቪዥም ምናምን ይተላለፋል። ፖሊሶች ያገዳዩ ያገኙታል ማለት ነው እና ይሄ አሪፍ ስራ ነው የሚደነቅ የሚበራታታ ስራ ነው ብዬ አስባለሁ ማለት ነው። እና ፖሊስ ደውል የሚባለው የሆነ ችግር ሲያጋጥም የሆነ አሁን አሁን ለምሳሌ ሁለት ወንዶች ምናምን ወይ ደግሞ ወንዶች አልኩት ሴቶች አብዛኛው ጊዜ ጥል ደህና ናቸው። ብዬ ነው ወንዶች ናቸው አብዛኛው ጊዜ የሚጣሉት እርስ በእርሳቸው ማለት ነው። ከዛ ሲጣሉ ምናምን ምንድነው የሚባለው ለምሳሌ ወደ ፖሊስ ደውል ይባላል ማለት ነው። ፖሊስ እንዲመጣ ማድረግ ነው ማለት ነው

እንዴት ቃሉ እንዴት ይላል ማለት ነው እንዴት ስንል የሆነ ነገር ስናወራ ወይ በቃ እንዴት የሚለው ቃል በቃ ሁሌ ነው የምንጠቀምበት ሁሌ ማለት ነው። በቃ ጥያቄ ነው እንዴት ብለን ጥያቄ ነው የምንጠይቀው በቃ ሁሌ እንዴት ካለ በመጀመሪያ ጥያቄ ምልክት ነው መጨረሻ የሚደረግበት ማለት ነው ለምሳሌ ስራ እንዴት ነው እንላለን ስራ እንዴት ነው ማለት ለምሳሌ ስራህ እንዴት እየሄደልህ ነው። ማለቴ አሁን አንድ ነጋዴ ከሆነ ስራህ አሪፍ እየሆነ ነው ወይ በደንብ ትርፍ እያገኘህ ነው ወይ ወይ ወይም ደግሞ በደንብ ደንበኞችህ በስራህ ላይ እየረኩ ነው ወይ ስለ ስራው በቃ በአጠቃላይ ስለ ስራው አንድ ነጋዴ ለምሳሌ ለአንድ ነጋዴ ስራ እንዴት ነው ብዬ ስጠይቅ ከጠየኩት ስለ ስራው በቃ የሆነ መረጃ እንዲሰጠኝ ፈልጌያለሁ ማለት ነው ወይ ደግሞ በቃ መረጃው ለምሳሌ መረጃው እኮ ለኔ ሊያስፈልገኝም ሊያስፈልገኝም ይችላል ግን አሁን ለምሳሌ እንዴት ነው ስራ ብዬ አንድ ጓደኛዬን መጠየቅ ጥሩ ነገር ነው ማለት ነው ለሱ እንደማስብ እኔ ስለሱ እንደምጨነቅ ያስረዳናል ማለት ነው ለምሳሌ ቅድም እንዳልኩት ስራህ እንዴት ነው ስለው ስራዬ በቃ አሪፍ ነው ወይም አሪፍ ካልሆነ ደግሞ አይ አሁን አሁን ላይ አሪፍ እየሄደልኝ አይደለም ምናምን ብሎ ሊመልስልኝ ይችላል። ማለት ነው እና ለምሳሌ አሪፍ ነው ካለን አይ በቃ ደስ ይላል ቀጥልበት ምናምን ነው የምለው አይ በቃ አሪፍ አይደለም አሁን ላይ አሪፍ እየሄደልኝ አይደለም ካለኝ ደግሞ የማግዘው ነገር ካለ አግዘዋለሁ ወይ ደግሞ በሀሳብ እደግፈዋለሁ በቃ የሆነ የምችለው ነገር አደርጋለሁ ማለት ነው። ሌላ ደግሞ በአማርኛ ውስጥ ማለት ነው እንዴት ነሽ ወይ ደግሞ እንዴት ነህ እንዴት ኖት ምናምን ይባላል ማለት ነው ቅድም እያልኳቸው የነበሩት እንዴት ናት ስል ለወንድ የሆነ ስለጤንነቱ ወይ ደግሞ ስለ ስለሱ ለማወቅ ስፈልግ ነው እንዴት ነህ ስለ ጤንነት በቃ እንዴት ነህ ስል ደህና ነኝ ምናምን ብሎ ነው የሚመልስልኝ ማለት ነው እንዴት ነሽ ብዬ ስጠይቅ ደግሞ ለሴት ነው እንዴት ነሽ ስል ለሴት ማለት ነው እና ጤንነትሽ እንዴት ነው ምናምን ለማለት ነው የምጠቀምበት እንዴት ኖት ስል ደግሞ ለትልቅ ሰው ሲሆን እንዴት ኖት ነው የሚባለው ለአክብሮት ማለት ነው። ኖት የሚለው ነገር ለአክብሮት ለሴት የሚባላል ለወንድ የሚባላል ማለት ነው። በአማርኛ ቃል ውስጥ እና ወይ ደግሞ እንዴት ኖት ብለን ስንጠይቅ ደግሞ ለብዙ ሰውም ሊሆን ይችላል ማለት ነው አሁን ሶስት ወይም አራት ሰዎች ቢኖሩ እንዴት ኖት ብዬ ልጠይቅ እችላለሁ ማለት ነው። ደህና ነን ደህና ነን ብለው ይመልሳሉ ማለት ነው እና ይሄ ነገ ምንድነው የሚያሳየው ስለ ጤንነት ነው ስለ ጤንነት መጠየቅ ስንፈልግ ነው እንደዛ የምንለው ማለት ነው። እና እንዴት ደህና ካልሆነ ደግሞ ደህና አይደለሁም ምናምንም ብለው ሊመልሱ ይችላሉ ማለት ነው። ሌላ ነገር ደግሞ አሁን በቃ እንዴት የሚለው ቃል ሁሉም ነገር ይገባል ብዬ አስባለሁ እንደውም አሁን ውጤት እንዴት ነውም ይባላል አሁን ለአንድ ተማሪ ውጤት እንዴት ነበር ምናምን ይባላል ውጤት እንዴት ነው ማለት ወይ ደግሞ እንዴት ነበር ስንል ምን ማለት ነው ውጤትህ ጥሩ ነው ወይ አሪፍ መጣልህ ወይ ለማለት ነው ማለት ነው። እና አሪፍ ከመጣለት ያ ተማረ አዎ ውጤት አሪፍ ነው ይላል ማለት ነው። ካልሆነ ደግሞ አይ ውጤት አሪፍ አይደለም ብሎ ይናገራል። ማለት ነው ሌላ ጊዜ ደግሞ ሌላ ደግሞ ምን ብለን መጠየቅ እንችላለን ክላስ እንዴት ነበር ወይ ደግሞ ትምህርት እንዴት ነበር ብለን እንጠይቃለን ማለት ነው ትምህርት እንዴት ነበር ማለት ደግሞ ክላስ ክላስ ውስጥ ማለቴ ክላስ ውስጥ ስትማር ያ ትምህርት እየገባህ ነው ወይ እንዴት እየሄደልህ ነው ትምህርቱ እየገባህ ነው ወይ ወይ ደግሞ በምን መልኩ ነው እየሄደልህ ያለው ለማለትም እንጠቀምበታለን ማለት ነው ሌላ ደግሞ እንዴት እንዴት ምንጠቀምበት እንዴት ነው ለምሳሌ አሁን ጥናት እንዴት ነውም እንላለን ማለት ነው ጥናት እንዴት ነው ማለት ደግሞ በደንብ እያጠናህ ነው ወይ የሆነ ችግር እያጋጠመህ ነው ወይ ስታጠና ምናምን የሆነ ችግር አለው ወይ ምናምን ብለን ለመጠየቅ ስንፈልግ ደግሞ ጥናት እንዴት ነው ብለን እንጠይቃለን ማለት ነው ሌላ በብዙ በቃ በብዙ መንገዶች ነው እንዴት የምንጠቀምበት ማለት ነው ገበያ እንዴት ነው ይባላል አሁን ገበያ አንድ ሰው ለምሳሌ ገበያ እንዴት ነው ብሎ ከጠየቀኝ እኔ ለምሳሌ ገበያ ከነበርኩኝ እኔ ማለት ነው። ስለ ገበያው የሆነ ነገር ማወቅ ፈልገዋል ማለት ነው ለምሳሌ ስለ ዋጋው ማወቅ ፈልጎ ሊሆን ይችላል፤ ያ ሰው ወይ ደግሞ የሆነ እዛ ገበያ ውስጥ ስላሉ ነገሮች ስለሚሸጡ ነገሮች ማወቅ ፈልገዋል ግን አብዛኛው ጊዜ ገበያ እንዴት ነው ብሎ ሲጠየቅ ዋጋ ነው ማወቅ የፈለገው ማለት ነው ያ ሰው ወይ ምን ብለን ነው የምንመልሰው ወይኔ ዛሬ ገበያ በጣም እቃው ተወዷል። ምናምን ብለን እንመልሳለን አንዳንድ ልንመልስ እንችላለን ያ እቃ ከተወደደብን ማለት ነው ወይ ደግሞ ርካሽ ከቆየን ደግሞ የሆነ እቃ ለመግዛት ምናምን ፈልገን ሄደን ገበያ ያ እቃ ርካሽ ሆኖ ካገኘነው ደግሞ ዛሬ ገበያ አሪፍ ነበር በቃ ርካሽ ነበር ምናምን ብለን እንመልሳለን ማለት ነው። እንዴት እንዴት ደግሞ ሌላ የምንጠቀምበት ቦታ አሁን የአየር ሁኔታው እንዴት ነው ብለን ልንጠይቅ እንችላለን ማለት ነው እና አሪፍ ከሆነ አሪፍ ነው እንላለን ሙቀታማ ከሆነ ደግሞ ሙቀታማ ነው ልንል እንችላለን። እንደዛም ብለን መመለስ እንችላለን ማለት ነው

ቆንጆ ቃሉ ቆንጆ ይላል ማለት ነው ቆንጆ ማለት ምንድነው? ቆንጆ ማለት ውበት ነው የሚገልጸው አሁን አንድ ሰው መልኩ ውብ ከሆነ ምንድነው የምንለው ቆንጆ ብለን እንጥራለን ማለት ነው። አብዛኛው ጊዜ ቆንጆ የምትል ቃል የምትጠቀሙባት ወንዶች ናቸው። አብዛኛው ጊዜ ማለት ነው ለሴቶች ለሴቶች መልካቸው ውብ ከሆነ ምናምን ቆንጆ ብለው ይናገራሉ ማለት ነው። ለነገር ውብ አይሆንም ራሱን ዝም ብለው አንዳንዴ ቆንጆ የሚሉ አሉ ግን ይሄ ስል ግን ይሄ ስል ማለት ነው። አለም ላይ ቆንጆ ያልሆነ ፍጡር አለ ብዬ አላምንም እንደው እውነቱ ከሆነ ማለት ነው። ዝም ብዬ ነው እዚህ እየቀበጠርኩ ያለሁት እንጂ ማለቴ ወንዶች የሚሉት ነገር ነው እያልኩ ያለሁት ወንዶች አንዳንዴ ዝም ብለው ቆንጆ ሊሉ ይችላሉ ማለት ነው። ቆንጆ እንደሆነች ሳይሰማቸው ራሱ ቆንጆ ነሽ ሊሉ ይችላል ለአንዲት ሴት ማለት ነው። ግን አለም ላይ ቆንጆ ያልሆነ ሰው አለ ብዬ አላምንም እንደ እምነቴ ከሆነ ማለት ነው ምክንያቱም። መጽሐፍ ቅዱስ ላይ ምንድነው የሚለው? እግዚአብሔር የፈጠረውን ፍጥረት ሁሉ መልካም እንደሆነ አየ ይላል ማለት ነው። ኦሪት ዘፍጥረት ውስጥ እግዚአብሔር የፈጠረውን ፍጥረት መልካም እንደሆነ አየ ይላል ማለት ነው። ስለዚህ እግዚአብሔር የፈጠረው ፍጥረት መልካም ነው ብሎ ከተገለጸ መጽሐፍ ቅዱስ ውስጥ ማንም የእግዚአብሔር ፍጡር የሆነ ነገር መጥፎ ሊሆን አይችልም ማለት ነው። ስለዚህ ሁሉም ሰው የሰው ልጅ ማለት ነው ቆንጆ ነው ደግሞ እኮ የሰው ልጅ በስላሴ አርአያና አምሳላ አደል የተፈጠረው ስለዚህ ሁሉም ሰው የሰው ልጅ አለም ላይ ያለው የሰው ልጅ ቆንጆ ነው ብዬ አስባለሁ ማለት ነው። ደግሞ ትክክል ነኝ ሁሉም ሰው ቆንጆ ነው የራሱ የራሱ የሆነ መልክ አለው የራሱ የሆነ የሆነ የተለየ ነገር አለው የራሱ የሆነ ውበት አለው እያንዳንዱ ሰው ብዬ ነው የማምነው ማለት ነው። ደግሞ ቆንጆ የሚል አሁን አብዛኛው ጊዜ ደግሞ ለጥቅም ላይ የሚውለው ለትንሽ ልጅ ሲሆን በቃ እኔ አሁን ትናንሽ ልጆች ቆንጆ ብዬ መግለጽ መግለጽ ደስ ይለኛል ማለት ነው። እንደውም በቃ ልጆች ሲሆኑ ሚጣዬ ቆንጆ ቢቢ ቆንጆ ሚጡ ቆንጆ ሚሚ ቆንጆ ምናምን ነው የምለው ማለት ነው። እና ለልጆች ሲሆን ይበልጥ ይሄን ቃል ቆንጆ የሚለው ቃል በደንብ እጠቀምበታለሁ ማለት ነው። በቃ ለልጆች ምክንያቱም በቃ ልጆች በሁለት ነገሮች ቆንጆ ናቸው ለምሳሌ አሁን አንድ ሰው ሁሉም ሰው ቆንጆ ነው ብያለሁ ግን አሁን ልጆች ሲሆን ደግሞ ይበልጥ ቆንጆዎች ይሆናሉ እንዴት ነው? ልጆች ሁለት ሁለት ቆንጅና ነው ያላቸው አንደኛው ነገር የሆነ ውስጣቸው ንጹህ ነው ምንም አያውቁም ይሄ ይሄ ምንም አለማወቃቸው የሆነ ምን አያውቁም ስል መጥፎ ነገር አያውቁም አሁን ለምሳሌ የሆነ መጥፎ ነገር ልናደርግባቸው ብንፈልግ አያውቁትም አሁን ትልቅ ሰው ሲሆን የሆነ ነገር ያውቃል ልጆችን ግን በቃ ማለቴ ንጹህ ልቦና ንጹህ የሆነ ልቦና ነው ያላቸው ማለት ነው። ስለዚህ ንጹህ የሆነ ልቦና ስላላቸው ምንም ነገር ስለማያውቁ ስለመጥፎ ነገር ለዛ ነው አንደኛ ቁንጅ ቁንጅናቸው ያ ይበልጥ ቆንጆ የሚያስበላቸውም ያ ነገር ነው ብዬ አስባለሁ። ሁለተኛ ደግሞ መልካቸውም ራሱ ደስ ይላሉ ልጆች በጣም መልካቸው ደስ ነው የሚሉኝ በቃ መልኩ ላይ አለም ላይ መጥፎ የሆነ ሰው የለም። የውስጣዊ ቁንጅና የምንለው ነገር ውስጣዊ ውበት የምንለው ነገር ነው ላይኖረው የሚችለው እንጂ አሁን አንዳንድ ሰው ውስጣዊ ውበትም ሊኖረው ይችላል አንዳንድ ሰው ደግሞ ውበት ላይኖረው ይችላል እንጂ ልጆች ሁለቱ ነገር ነው ያላቸው አለም ላይ ያሉ ሰዎች ደግሞ ቢያንስ አንዱአላቸው ቢያንስ ውጫዊውበት ሁሉም ሰው ውብ ነው ብዬ አስባለሁ ምክንያቱም በእግዚአብሔር አርአያና አምሳል የተፈጠረው ስለሆነ ሁሉም ሰው አለም ላይ ያተፈጠረው ሰው የሰው ልጅ ማለት ነው። ሁሉ ቆንጆ ነው ብዬ አስባለሁ ያ ከውጫዊ ውበት የምንለው ማለት ነው። ውስጣዊ ውበት የምንለው ግን የሆነ ትልቅ ሰውም ሊኖረው የሚችል ነገር ነው ግን አለም ላይ ያሉ ሰዎች በሙሉ ውስጣዊ ውበት አላቸው ብዬ ልገልጥ አልችልም ማለት ነው ውስጣዊ ውስጣቸው ቆንጆ ነው ብዬ ልገልጥ አልችልም። ሌላ የሆነ ሰው ሊኖረው ይችላል የሆነ ሰው ደግሞ ላይኖረው ይችላል ልጆች ግን ከሰባት አመት በታች የሆኑ ልጆች ግን ሁሉም አለም ላይ ያሉት ውስጣቸውም ቆንጆ ነው ብዬ ነው የማስበው ማለት ነው። ለዛ ነው እኔ ቆንጆ የሚለው ቃል አብዛኛው ጊዜ የምጠቀምበት ለልጆች ሲሆን ነው ለልጆች ሲሆኑ በቃ ሚጡ ቆንጆ ሚሚ ቆንጆ ምናምን ነው የምለው ማለት ነው ሁሌ ማለት ነው። በቃ ቆንጆ ብዬ ሳልገልጽ የሆነን ልጅ አልክም በቃ የሆነ ልጅ ስጠራው ቆንጆ ብዬ ነው የምጠራው ማለት ነው። እና ሁለቱም ውበት ስላላቸው ነው እንደዛ የምለው ማለት ነው። እና ቁንጅና ቅድም እያልኩት እንደነበር ውስጣችንም ውጫችንም ቆንጆዎች መሆን አለብን ብዬ አስባለሁ። ውጫችን በቃ አንደራደርም ሁሌ እግዚአብሔር ቆንጆዎች አድርጎ ነው የፈጠርን ውስጣችንም እኮ እግዚአብሔር ቆንጆ አድርጎ ነው የፈጠረን ግን ግን ምንድነው ራሳችንን እናቆሽሻለን ወይ ደግሞ ራሳችንን መጥፎ እናደርጋለን ማለት ነው። የተለያዩ የክፋት ስራዎች በመስራት ምናምን ያ የውስጣችን ውበት እናጠፋዋለን ማለት ነው ያንን ነገር ደግሞ የመጠበቅ የኛ ሀላፊነት ነው አንዴ ተሰጥቶናል መጠበቅ ደግሞ አለ

ንግድ ቃሉ ምንድነው? የሚለው ንግድ ነው የሚለው ማለት ነው። ንግድ ስንል። አሁን የሆነ ስራ ነው በቃ ንግድ ስንል የስራ ዘርፍ ነው። ማለቴ ምንድነው? ንግድ ውስጥ ምን አሉ ነጋዴዎች አሉ። ነጋዴዎች ስንል ያ የሆነ እቃ የሚሸጡ ናቸው። ሌላ ደግሞ ገዢዎችም አሉ የሆነን እቃ የሚገዙ ናቸው እቃም አለ ያ የሚሸጥ። ለገበያ ላይ የሚውል እቃም አለ ማለት ነው። ተጠቃሚዎች የሚፈልጉት ማለቴ ተጠቃሚ ለተጠቃሚ የሚደርስ አይነት ነገር ነው። ያ እቃ የምንለው ደግሞ ነጋዴዎች ደግሞ የሚሸጡት ነገር ነው እቃ የምንለው ማለት ነው። እና አሁን ንግድ ላይ ምንድነው ያለው? ለምሳሌ አሁን የሆነ ፋብሪካ ቢኖር ማለት ነው። የሆነ እቃ ያመርታል ያ ፋብሪካ የሆነ እቃ ያመርታል እንበል ያ የሚያመርተው እቃ የሆነ ሰዎች በሰዎች ዘንድ መጀመሪያ ተፈላጊ መሆን አለበት ያዕቃ ሰዎች ሊፈልጉት ይገባል ማለት ነው። ከዛ የሚፈልጉት እቃ ከሆነ ሰዎቹ የሆነ አንደኛ ያ ያ ፋብሪካ በቀጥታ ወደ ሰዎችን ሊያደርስ ይችላል ወደ ሰዎቹ ሊሰጥ ሊሸጥ ሊሸጥ ይችላል ማለት ነው። ይሄ በቀጥታ ሊሸጠው ይችላል? ወይ ደግሞ ሌላ ሰውም በመሃል ላይ ሆኖ ከፋብሪካ አምጥቶ ለተጠቃሚ የሚያደርስ ወይም ሌላ ሌላ መሃል ላይ ያለ ነጋዴም ሊኖር ይችላል። በአጠቃላይ ግን ይሄ ምንድነው? የምንለው ንግድ ነው የምንለው ማለት ነው። እና ለምሳሌ አሁን ንግድ ላይ ምንድነው? ችግር የሚያጋጥመው አብዛኛው ጊዜ። አሁን የሆነ እቃ ፋብሪካ ከፋብሪካ ፋብሪካ ላይ ይሰራል እንበል ለምሳሌ የሆነ የውበት መጠበቂያ ውበትን መጠበቂያ የሚውል እቃ ለምሳሌ አለን እንበል ለምሳሌ ምን አለን እንበል የሆነ ሜካፕ አለን እንበል። አሁን ሜካፕ የሚያመርት ድርጅት አለን እንበል። ያ ፋብሪካ ወይ ድርጅት ሜካፕ አምርቶ ለተጠቃሚ የሚያደርሰው የሚያደርሰው በቀጥታ ሳይሆን ሌሎች ነጋዴዎች መሃል ላይ ነጋዴዎች ወይም ደግሞ ደላሎች አሉ ብንል ነው። ያ እቃ ወደ ተጠቃሚዎች የሚደርሰው በጣም በውድ ዋጋ ነው አብዛኛው ጊዜ የሚሆነው ማለት ነው። ለምሳሌ አሁን ኢትዮጵያ ውስጥ ምንድነው ያለው? ድሮ በጣም ያሳቀኝ ነገር ማለት ነው። የሆነ ለስላሳ የለስላሳ መጠጦች ኢትዮጵያ ውስጥ ይሰራል ማለት ነው የለስላሳ መጠጦች ኢትዮጵያ ውስጥ አሉ እና የሆነ ለስላሳ ለምሳሌ የሆነ የለስላሳ አይነት ማለት ነው። ከፋብሪካው የሚሸጠው በአንድ ብር ነው። በአንድ ብር ከፋብሪካው ነጋዴዎች ይገዙታል ማለት ነው። ያ እቃ ያ ለስላሳ የለስላሳ አይነት በአንድ ብር ነው የሚገዙት። ከዛ በኋላ ግን ተጠቃሚዎች የሚደርሰው ግን ድሮ ማለት ነው አሁን ላይ በጣም ነው የጨመረው ግን። ድሮ በአንድ ብር እያወጡት ያለ በአንድ ብር ሲያወጡት ያ እቃ ስንት ሲሸጥ ነበር? ሃያ ብር ይሸጥ ነበር ማለት ነው ያ የለስላሳ መጠጥ ማለት ነው። በጣም የገረመኝ ፋብሪካው እኮ በአንድ ብር ነው የሚሸጠው ተጠቃሚዎች ግን በሃያ ብር ነው የሚገዙት ማለት ነው። ይሄ እንዴት ነው የሆነው? ይሄ ይሄን ያህል ልዩነት። የተፈጠረው እንዴት ነው ብለን ስንጠይቅ። ምንድነው? መሃል ላይ ደላሎዎች አሉ። ምናምን ምናምን በመሃል ላይ አንዳንድ ነጋዴዎች አሉ እነሱን ነው ዋጋው እንዲጨምር የሚያደርጉት ማለት ነው። ለምሳሌ አሁን ከፋብሪካው አንድ ነጋዴ ይገዛዋል ብለን እናስብና ለምሳሌ በአንድ በር ነው የገዛው ያ ነጋዴ። ከዛ በኋላ ያ ነጋዴ ደግሞ ወደ ሌላ ነጋዴ ወይ ደግሞ የሆነ ደላላ ምናምን ወይ ደግሞ አብዛኛው ጊዜ የት ነው ችግሩ የሚፈጠረው? ፋብሪካዎቹ ነጋዴዎች ያጡና ደላላ ይፈልጋሉ ማለት ነው። አሁን ደላላ ሲኖር ለደላላ የሚከፍሉት ነገር አለ። አሁን ያ እቃ የሚሸጡት በአንድ ብር ነበር ለደለላው የሚከፍሉት ደግሞ የተወሰነ ገንዘብ አለ ስለዚህ ወደ እቃው ያ የደለላ የከፈሉበትን ገንዘብ ይጨምሩታል ማለት ነው። እና እንደዛ እንደዛ እያለ በቃ በሶስት ወይም በአራት ደረጃ አልፎ ነው ወደ ተጠቃሚ የሚደርሰው ማለት ነው። ስለዚህ ተጠቃሚ ጋር ሲደርስ ያ እቃ በርካሽ የወጣው ከፋብሪካው አሁን ቅድም እንዳልኩት በአንድ ብር የወጣ ለስላሳ ተጠቃሚዎች ዘንድ የሚደርሰው ግን ዋጋው በሃያ ብር ነው ማለት ነው። ስለዚህ አሁን ፋብሪካውም አልከሰበም ብዙም ያን ያህል አላተረፈም። ወይ ደግሞ ተጠቃሚው ደግሞ በርካሽ ገዝቶ አልተጠቀመ አሁን በቃ መሃል ላይ ነው ያ ገንዘብ እየቀረ እየተበላ ያለው ማለት ነው። በቃ የሚያመርቱትም ብዙም አይበሉም የሚገዛውም ራሱ ብዙ ተጠቃሚ አይደለም ማለት ነው። ስለዚህ መሃል ላይ ያሉ ነጋዴዎች ደላሎች ምናምን ነው ያ ገንዘብ በአብዛኛው ጊዜ የሚበሉት ማለት ነው። ስለዚህ እኔ ምንድነው ማበራታታው? የሆነ ቀጥተኛ ሆነ ሽያጭ አሁን ከፋብሪካ ወጥቶ እዛ ደንበኞች ላይ የሚደርስበት ነገር ቢመቻች ብዬ አስባለሁ። ምክንያቱም አሁን ፋብሪካውም አይከስብም ተጠቃሚውም አይከስብም በቃ መሃል ላይ ደላላዎች አንዳንድ ነጋዴዎች ምናምን ነው አብዛኛው ጊዜ አብዛኛው ገንዘብ የሚበሉት እነሱ ናቸው። ስለዚህ እዚህ ላይ መጠንቀቅ አለበት ብዬ አስባለሁ። አብዛኛው ህዝባችን ማለት ነው። ስለዚህ ይሄ ነው በዚህ ነው መንገድ ነው ንግድ

ወለድ ቃሉ ምንድነው የሚለው ወለድ ነው የሚለው ማለት ነው። ወለድ ስንል ምንድነው? አብዛኛው ጊዜ ወለድ ስንል የምናስበው ባንክ ነው። ባንክ ላይ አሁን ገንዘባችን ምናምን ስናስቀምጥ ምን? ይሆናል ያ ገንዘብ ይወልዳል ማለት ነው ወይ ደግሞ ወለድ ይታሰብበታል ማለት ነው። ይሄ ወለድ የሚታሰበው በፐርሰንት ነው አሁን ለምሳሌ በየባንኩ ሊለያይ ይችላል። አብዛኛው ጊዜ ኢትዮጵያ ውስጥ ሰባት ፐርሰንት መሰለኝ ከገንዘባችን ሰባት ፐርሰንት ነው የሚወልደው መሰለኝ እርግጠኛ አይደለሁም። በወር የሚወልደው ግን ሰባት ፐርሰንቱን መሰለኝ ማለት ነው። እና በየባንኩ ግን ይለያያል አንዳንዶቹ አንዳንዶቹ ብዙ ብዙ ወለድ ማለት ፐርሰንቱ ያ የወለድ ፐርሰንት የሚያስቡት። ብዙ ሊሆን ይችላል የአንዳንዶቹ ደግሞ ትንሽ ሊሆን ይችላል ማለት ነው በየባንኩ ይለያያል። አሁን ወለድ እንዴት ነው የሚሰራው? አብዛኛው ጊዜ ማለት ነው። ሁለት አይነት ወልዶች ናቸው ያሉት። ማለቴ ሲምፕል ቀላል ወለድ እና የሆነ ኮምፓውንድ የምንለው ወለድ በአማርኛ ምን እንደሆነ በቃ ውስብስብ ያለ ወለድ ወይም ብለን እንያዘው ማለት ነው። ምክንያቱም ይሄ በእንግሊዘኛ አንዳንድ ቃላቶች እየተጠቀምኳቸው ያለሁት። አሁን ትምህርት ቤት ላይ ነው የማውቃቸው አሁን የወለድ ትምህርት ቤት ነው የተማርኩት። ስለዚህ ትምህርት ቤት የምንማረው ደግሞ በእንግሊዘኛ ነው። ከዛ አንዳንዶቹ በአማርኛ ቀላቸው ምን እንደሆኑ ራሱ ግራ ይገባኛል ማለት ነው። ለዛ ነው አንዳንዴ እንግሊዘኛ የማስገባው። እና ቅድም እንዳልኩት ቀላል ወለድ የምንለው የሆነ ፊክስድ የሆነ ወይ ደግሞ ቋሚ የሆነ የሆነ ፐርሰንት ነው። ያለው አሁን ከገንዘባችን ሰባት ፐርሰንት ይወልዳል ከተባለ በአመት ሰባት ፐርሰንት ነው የገንዘብህ። የገንዘብህ ወለድ የሚወልደው ገንዘብህ ላይ ሰባት ፐርሰንቱ ይወልዳል ከተባለ በአመት ሁሌ ሰባት ፐርሰንት። መቶ ብር መቶ ብርም ይኑርህ አስር ሺህ ብርም ይኑርህ መቶ ሺህ ብርም ይኑርህ ባንክ ውስጥ። በቀላል ወለድ ነው የምንጠቀመው ካሉ ያ ባንክ ወይ ደግሞ ቀላል ወለድ የሚጠቀሙ ከሆነ አሁን በቃ ለመቶ ብርም በሰባት ፐርሰንት ነው የሚይዙት ወለዱ የሚሆነው ማለት ነው። ለመቶ ሺህም በሰባት ፐርሰንት ነው ማለት ነው። ይሄ ቀላል ወለድ ብለን የምንይዘው ነገር ነው። አሁን ግን እንዴት ነው? አሁን ለምሳሌ እኔ መቶ ብር ቢኖረኝና አስር ፐርሰንት ይወልዳል ካሉኝ። ስንት ነው የሚሆንልኝ? አስር ብር ይጨምሩልኝ ይጨምሩልኝና መቶ ሲጀመር አስር መቶ አስር ብር ይኖረኛል ማለት ነው። ይሄ ቀላል ወለድ የምንለው ነው። ያ ውስብስብ ያለው ወለድ የወለድ አሰራር ዶግሞ እንዴት ነው? አሁን አሁን ለምሳሌ አሁን ለምሳሌ እንዴት ነው ያ ውስብስብ ያለ ወለድ። አሁን አስር ፐርሰንት ከገንዘቤ የሚወልድ ከሆነ ያ አስር ፐርሰንት ማለት ነው። መቶ ለምሳሌ መቶ ብር ከነበረኝ አስር ፐርሰንት ይወልዳል ካሉ ማለት ነው። መቶ አስር ይኖረኛል አይደል? ከዛ ደግሞ በመቶ አስር ነው የሚሰራው ያወለድ መቶ አስር ከ ከመተቶ አስረ ደግሞ አስር ፐርሰንቱ ሲወልድ ስንት ብር ይኖረኛል አስራ አንድ ብር ይኖረኛል እና መቶ ሃያ አንድ ይሆናል ማለት ነው። በሁለት አመት ለምሳሌ መቶ ሃያ አንድ ብር ይኖረኛል ማለት ነው። እዛ ያ ቀላል ወለድ ያልኩት ግን እንዴት ነው? መቶ ብር ካለኝ ለምሳሌ አስር ፐርሰንት ነው የሚወልደው ከተባለ በቃ የሆነ ቋሚ ሆና አስር አስር ብር ነው እየወለደች የምትሄደው። በየአመቱ ማለት ነው። እንጂ ሲጨምር ሲጨምር እንደ ውስብስብ ያለ የወለድ አሰራር እየጨመረ አይሄድም እንደ ብሩ ነው የሚሄደው ያ ውስብስብ ያለው እንደ ብሩ ነው የሚሄደው ማለት ነው። እና ወለድ በባንክ ውስጥ እንደዛ ነው እንደውም አንዳንድ በጣም ከባድ አይነት አሰራሮችም አሉ። እኔ ብዙም የባንክ ሰራተኛ ስላልሆንኩኝ አላውቀውም። ባንኬ ውስጥ ራሱ ስንት እንደሚወልድ? ስንት ወለድ እንዳለኝ ራሱ አይቼ አላውቅም ማለት ነው። ግን በዛ መልክ እንደሚሰሩት ትንሽ ሀሳብ ትንሽ እውቀት አለኝ ማለት ነው። ይሄ ሂሳብ ትምህርት ውስጥ ስለተማርነው ነው። እና ሌላ ደግሞ ወለድ የምንለው ደግሞ እንዴት ነው? አሁን የሆነ አብዛኛው ጊዜ ወለድ የት ይፈጠራል? የሆነ ካምፓኒ ውስጥ ድርሻ ሲኖረን ወይ ደግሞ የሆነ ድርጅት የሆነ ድርጅት የሆነ ስራ ላይ ደርሻ ስንገዛ ሃያ ፐርሰንት ምናምን ደርሻ ስንገዛ እና ያ የገዛነው ድርሻ በዛ ገንዘባችን የሆነ ገንዘብ ኢንቨስት የምናደርገው ገንዘብ አለ አይደል የሆነ መጀመሪያ የምንሰጠው አይነት ገንዘብ አለ አይደል? አሁን ያ ገንዘብ ስራ ሰርቶበት ወይም ስራ ከእነሱ ጋር እኛም የምንሰራ ከሆነ ከእነሱ ጋር የሆነ አስተዋጽኦ የምናደርግ ከሆነ ስራ ላይ ማለት ነው። ስራ ሰርተንበት ምናምን አሁን ያገንዘባችን ለምሳሌ እኔ አስራ አምስት ሺህ ብር ኢንቨስት ካደረኩኝ ሃያ ሺህ ብር ሆኖ ከመጣ አምስት ሺህ ወለድነው ማለት ነው። ወይ ደግሞ የሆነ የሰራሁት ነገር ድርሻዬ ነው ማለት ነው። እና ወለድ በዛ መንገድ መግለጥ እንችላለን ማለት ነው። በቃ አብዛኛው ጊዜ ግን ወለድ የት ነው የምንጠቀምበት? ባንክ ባንክ ላይ ወለድ እንደሚሰሩ አውቃለሁ ማለት ነው። በቃ አብዛኛው ጊዜ እንደውም ባንክ ላይ ነው የማውቀው ወለድ ማለት ነው። ሁለተኛ ደግሞ ትምህርት ቤት ላይ ነው የማውቀው ወለድ። ስለ ወለድ ስለምንማር ሁለተኛ የማውቀው ወለድ ትምህርት ቤት ውስጥ ነው ማለት ነው።

ደረሰኝ ቃሉ ምን ይላል ደረሰኝ ይላል ማለት ነው። ደረሰኝ ሁለት በሁለት መንገድ እንገልጠዋለን ወይ ደግሞ ሁለት ትርጓሜ ነው ያለው። አንደኛ ደረሰኝ ስንል ምንድነው? የሆነ ነገር እኔ ጋር ደረሰኝ እንደማለት ነው። ለምሳሌ አሁን ወላጆቼ ገንዘብ ቢልኩልኝ ማለት ነው። ለኔ አሁን ደውለው ገንዘብ ልከልንሻል። ቢሉኝ። እና እኔ ምንድነው የምላቸው አዎ ደርሶኛል ገንዘቡ እኔ ላይ ደርሷል እላቸዋለሁ ማለት ነው። ከደረሰ ገንዘቡ ለምሳሌ ባንክ አካውንቴ ባንክ የባንክ ቁጥሬ አይቼ ማለቴ ባንኬ ላይ ያለው። ሂሳብ አይቼ እና ከደረሰኛ ያ ገንዘብ ማለቴ ከጨመረ ለምሳሌ ለምሳሌ እኔ አንድ ሺህ ብር ቢኖረኝና ወላጆቼ አምስት ሺህ ብር ቢልኩልኝ። ከዛ ብር ልከልኝሻል እኮ ምናምን ቢሉኝ ከዛ በኋላ ያ ባንክ አውካንቴ አይቼ ደግሞ ስድስት ሺህ ብር ቢኖር አዎ ደርሶኛል ብዬ እነግራችኋለሁ ማለት ነው። እና ደርሶኛል ማለት በቃ ተቀብያለሁ አዎ ደርሷል ለማለት ነው የምንጠቀምበት ማለት ነው በቃ ተቀብያለሁ እኔ ላይ አለ ገንዘቡን ለማለት ነው የምንጠቀምበት ማለት ነው። ሌላ ነገር ደግሞ ደረሰኝ ስንል ሌላ ትርጓሜ ማለት ነው። አሁን ባንክ ቤት ሄደን ወይ ደግሞ የሆነ ስራ ለምሳሌ ባንክ ቤት ሄደን ለምሳሌ እኔ የሆነ ገንዘብ ለሰው ሳስገባ እንበል ገንዘብ ሳስገባ የሆነ የሚሰጡኝ ነገር አለ ወረቀት ማለት ነው እንዳስገባው የሚያረጋግጥ ወረቀት ይሰጡኛል ማለት ነው። ያንን ነገር ምንድነው የምንለው ደረሰኝ እንላለን ማለት ነው። ወይ ደግሞ እኔ በስልኬ አሁን ለሰው ገንዘብ ሳስተላልፍ ምናምን ገንዘብ እንዳስተላለፍኩኝ የሚያረጋግጥ የሆነ ጽሁፍ ይላካል ማለት ነው። ስልኬ ላይ ያንን ስልኬ ላይ የሚላከው ነገር ዶንሎድ አድርጌ ማለቴ አውርጄ ከዛ በኋላ ፕሪንት ማድረግ እችላለሁ ማለት ነው። ያንን ነገር እንደከፈልኩኝ የሚያሳይ ነገር ወይ ደግሞ ገንዘብ እንደላኩኝ የሚያሳይ ነገር ምንድነው? የምንለው ደረሰኝ ያ ወረቀቱ ወረቀቱ ምን እንለዋለን? ደረሰኝ ነው የሚባለው ማለት ነው። እንደውም ደረሰኝ የሚለው ያ ለወረቀቱ ራሱ ደረሰኝ የተባለው ማለት ነው። አሁን ማለቴ እንደከፈን ለማረጋገጥ ስለምንጠቀምበት ነው ብዬ አስባለሁ ማለት ነው። እና አብዛኛው ጊዜ ራሱ ደረሰኝ ያዙ ይባላል። አሁን ለምሳሌ እኔ ባንክ ሄጄ ለሰው ገንዘብ ባስተላልፍ ማለት ነው። እና ደረሰኝ ባልቀበል ምናልባት የሆነ ወይም ባንኮቹ እዛ ባንክ የሚሰራው ሰው አጭበርባሪ ከሆነ ወይ ደግሞ አብዛኛው ጊዜ አጭበርባሪዎች አይደለም ባንክ የሚሰሩ አብዛኛው ጊዜ ማለት ነው። በቃ ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንቱ። አጭበርባሪያ አይደለም ግን ምናልባት ቢሆኑ ራሱ ደረሰኝ ከያዝን የሆነ ገንዘብ ልከን አይ አላካችሁም ምናምን ለምሳሌ አሁን እኔ ገንዘብ ለወላጆቼ መላክ ብፈልግ። እና ገንዘብ ብልክ ከዛ ደረሰኝ ካልተቀበልኩኝ ገንዘብ በቃ ልከሻል ምናምን ቢል እኛ የባንክ ሰራተኛው ግን ያ ገንዘብ ለራሱ ቢጠቀመው አሁን ደረሰኝ ካልተቀበልኩኝ። ከዛ ወላጆቼ አይ ገንዘብ እኮ አልደረሰንም ምናምን ቢሉኝ ደረሰኝ ካልተቀበልኩኝ ፖሊስ ጋር ሄጄም እኔ ህግ ላይ ሄጄም ራሱ እኔ ላሸንፋቸው አልችልም ምክንያቱም እንደላኩላቸው ሚያረጋግጥ ነገር ምንም የለኝም። አይ ስለዚህ ምንም ስለሌለኝ በቃ ገንዘቤ ከስሬ እቀራለሁ ማለት ነው። ግን ደረሰኝ ከያዝኩኝ ግን ደረሰኝ ከያዝኩኝ ማለት ነው። ህግ ላይ ስንሄድ የሚጠየቀው ያ የባንክ ሰራተኛ ነው ማለት ነው። ስለዚህ ደረሰኝ መያዝ አስፈላጊ ነገር ነው። ወይ ደግሞ በሌላ መንገድ ደግሞ አሁን አሁን የሆነ ገንዘብ ብንልክ ለሆነ ሰው ለምሳሌ ብልክ ገንዘብ ማለት ነው እና ያ ሰው አይ አልደረሰኝም ገንዘብ ቢለኝ። ግን ደርሶታል የሆነ ለማጭበርበር ፈልጎ እንደዛ ቢል። የባንክ ደረሰኝ ያ ወረቀቱ ደረሰኝ ካለኝ ህግ ህግ ላይ ሄደን እኔን የማሸንፈው ማለት ነው። ስለዚህ ደረሰኝ በቃ አስፈላጊ ነገር ነው ብዬ አስባለሁ ማለት ነው። ደረሰኝ ስንቀበል ደግሞ የግድ መኖር ያለበት ለምሳሌ ባንክ ላይ ደረሰኝ ስንቀበል ምንድነው መኖር ያለበት የባንኩ ማህተም መኖር አለበት። እንጂ ዝም ብዬ ደረሰኝ ተቀበልኩኝ ተቀብያለሁ ምናምን ብር ራሱ ትርጓሜ ትርጉም የለውም ያ የባንኩ ማህተም ከሌለበት ማለት ነው። ስለዚህ ደረሰኝ ስንቀበል ራሱ የባንኩ ማህተም እንዳለውና እንደሌለው ማረጋገጥ አለብን ካልሆነ በቃ መክሰራችን ነው። ምክንያቱም የባንኩ ማተም ከሌለበት በቃ ኮፒ ተደርጎ ሊሆን ስለሚችል ኮፒ ይደረጋል ብሎ ስለሚያስቡ ዋጋ የለውም ያ ደረሰኛችን ማለት ነው። ስለዚህ ደረሰኝ ስንቀበል ተጠንቅቀን መሆን አለበት። በቃ አስፈላጊ ነገር ነው። በቃ አንዳንዴ ሸለል ማውረድ ራሱ ግድ የለሽም መሆን ራሱ የሆነ መጥፎ ቦታ ላይ ነው። የሚጥለን ስለዚህ የባንክ ደረሰኝ ምናምን ራሱ ስንቀበል የሆነ ከባንክ ውጭም የሌላ ነገርም ደረሰ መቀበል አለብን ማህተብ እንዳለው ማረጋገጥ አለብን